ምንድነው ሰላም በሚል ርዕስ ስር እናወራለን ማለት ነው። እንግዲህ ሰላም ማለት የተለያየ ትርጉም አለው ማለት ነው። ሰላም ማለት ለአንድ ማህበረሰብ ወይም ደግሞ ለአንድ ሰው በጣም አስፈላጊ የሆነ ጉዳይ ነው። ያው ከአስፈላጊነቱ ስንነሳ ሰላም ማለት ደህንነት ማለት ነው ሰላም ማለት ጤንነት እንደማለት ነው። ስለዚህ ከዛ ስንነሳ ያው የሰላም ምን ያህል ዋጋ እንዳለው ማወቅ የምንችለው ሰዎች ሰላማቸውን ካጡ ወይንም ደግሞ በሆነ አካባቢ ላይ ሰላም ከሌለ ምንም አይነት ነገር ማድረግ እንደማይቻል ነው። የምረዳው የሚገባኝም ምክንያቱም ሰላም ለሁሉ ነገር መሰረት ነው። ለምሳሌ ሰላም አንድ አካባቢ ላይ ሰላም ከሌለ ልጆች ትምህርት ቤት ወጥተው መግባት አይችሉም ማለት ነው። ቁጭ ብለው መማር አይችሉም ማለት ነው። እዛ አካባቢ ላይ ሰላም ከሌለ ሌላው ነገር ደግሞ ያው እንግዲህ ሰዎች ገበያ ሄደው የሚፈልጉትን ገብይተው መመለስ አይችሉም ምክንያቱም አካባቢው ላይ ሰላም ከሌለ እና ይሄ የሚያስረዳን ምንድነው ሰላም ምን ያህል ዋጋ እንዳለው ነው። በህይወታችን ውስጥ ሌላው ደግሞ ከዚህ በተጨማሪ ደግሞ ያው ስለ ሰላም በጣም ብዙ ነገር ማለት ይቻላል ለምሳሌ የሀገራችን አርቲስቶች ሰብሰብ ብለው ስለ ሰላም የዘፈኑት ዘፈን አለ። እነ መሀሙድ አህመድ እና ጓደኞቹ ሆነው አንድ ላይ ሰላም ሰላም ሀገር ወንዞች ሁሉ የሚል ዘፈን ዘፍነዋል በጣም ደስ የሚል ዘፈን ነው። ያው በአጠቃላይ ምንን ለማስረዳት ነው ሰላም ለሀገር አስፈላጊ ነው። ሰላም ለአካባቢው አስፈላጊ ነው ሰላም ለቤተሰብ አስፈላጊ ነው። ሰላም ለግለሰብ አስፈላጊ ነው። ምክንያቱም ያን ነገር ያልኩበት ምክንያት አንድ ሰው ሰላም ካልሆነ አካባቢው ራሱ ሰላም አይሆንም። አንድ እሱ ከተረበሸ ጎረቤቱን ይረብሻል እንደገና ደግሞ ከጎኑ ያለውን ሰው ይረብሻል አንድ ሰው በመሃል ከረበሸ ቤተሰቡን ይረብሻል ማለት ነው። እና ይህ ምንድነው የሚያሳየው ያው ሰላም በጣም አስፈላጊ የሆነ ነገር እንደሆነ ነው። ልክ እንደ ጤንነት እንደማለት ነው። ሰላም ማለት ምክንያቱም ለምሳሌ ያህል ረብሻ ሲኖር እና ረብሻ ኖሮ እዛ አካባቢ ላይ ሰላም ከሌለ ሰው ቢታመምብን ወስደን ማሳከም አንችልም ማለት ነው። በምንፈልገው ሰዓት የመጓጓዣ አገልግሎት ላናገኝ እንችላለን ማለት ነው። እና በጣም ችግሮች ሊደርሱብን ይችላል ማለት ነው። ከዚህ ጋር ተያይዞ በአጠቃላይ ጤነኛ የሆነ ማህበራዊ እንቅስቃሴ አይኖርም እንደገና ደግሞ የሰው ልጅ ቀን እለታዊ አኗኗሩ ጤነኛ አይሆንም ማለት ነው። የሚፈልገውን ነገር በሚፈልገው ሰዓት አያገኙም ያን ነገር ደግሞ ባለማግኘቱ የሚያጣው የተለያዩ ችግሮች ይኖራሉ ወይንም የሚያጣቸው ጥቅሞች ወይንም ደግሞ ይኖራሉ ያን ነገር ባለማግኘቱ ማለት ነው። ሌላው ነገር ደግሞ ያው ስራ ወጥቶ መስራት አይችልም። ስለዚህ ይሄ በጣም ትልቅ የሆነ ብዙ ነገሮችን የሚያናጋ ነገር ነው። የሰላም እጦት ማለት አንደኛ ከጤና አንፃር ጤንነትን ሊያናጋ ይችላል። ሁለተኛ ነገር ደግሞ ከኢኮኖሚ ወይንም ደግሞ ከ ከገቢ አንፃር ሊያናጋ ይችላል። ሌላው ነገር ደግሞ ያው አንዳንድ ጊዜ የንብረቶቻችን ውጪ ላይ ከሆኑ እና እዛ አካባቢ ላይ ሰላም ካልሆነ ወይንም ደግሞ እረብሻ ካልሆነ በዛ ምክንያት ብዙ አይነት ንብረቶች ሊወድሙ ይችላሉ። ብዙ መሰረተ ልማቶች ሊበላሹ ይችላሉ። እና ከዛ አንፃር ያው አንደኛ ነገር የዛ ባለቤት ተጎጂ ይሆናል ማለት ነው። በሁለተኛ ደረጃ ደግሞ ያው ይሄ የመሰረተ ልማቱን የሚጠቀምበት ማህበረሰብ አጣ ማለት ነው። ያንን ነገር ስለዚህ ተጎጂ ነው ማለት ነው። እና ከዚህ አንፃር ያው ሰላምን ከብዙ ነገሮች ማየት እንችላለን ማለት ነው። ሌላው ደግሞ አንዳንድ ጊዜ የሚስተዋለው ይኸው ሰላም የሚል የሰዎች ስያሜም አለ ከዛ በዘለለ ደግሞ እና በአጠቃላይ ሰላም ለማንኛውም ነገር አስፈላጊ ነው። ብዬ አምናለሁኝ።

እንግዲህ መተኛት የሚለው ቃል ምንድነው? ማረፍ ከሚለው ቃል ጋር ይገናኛል። አንዳንድ ጊዜ ያው መተኛት ማለት ለምሳሌ ልተኛ ነው ምናምን ይባላል ላርፍ ነው እንደማለት ነው። ከመተኛ ጋር ተያይዞ ያው እንቅልፍም አለ። ያው አንደኛ እንቅልፍ የሚወስደን ስንተኛ ነው። ስለዚህ ስንተኛ ሰውነታችን ከእንቅስቃሴ ይቆጠባል ወይንም እንቅስቃሴ ላይ አይሆንም ማለት ነው ያ ማለት ደግሞ ያው ሰውነታችን አረፈ እንደማለት ነው። ስለዚህ ከመተኛት ከእረፍት ጋር ይገናኛል እዚህ እንግዲህ ከመተኛት ጋር ተያይዞ አንዳንድ ነገሮችን እናወራለን። ለምሳሌ ያህል ያው ሰዎች እንዴት መተኛት አለባቸው የሚለውን ነገር ማውራት እንችላለን። ወይንም ደግሞ ጤነኛ አትተኛኝ እንዴት ነው የሚለውን ነገር ማውራት ይቻላል ማለት ነው። እና ያው ሰው የተለያየ እንደ አለው እንዳለው የገቢ መጠን የተለያየ ነገር ላይ ሊተኛ ይችላል ማለት ነው። ለምሳሌ ያህል

እሺ ምን ይላል ርዕሱ ማስታወቂያ ይላል? እንግዲህ ማስታወቂያ ስንል ማስታወቂያ ማለት የሆነ ነገርን መግለጫ እንደማለት ነው። ወይንም ደግሞ ስለሆነ ነገር የምናወራበት ሁኔታ ማለት ነው። ለምሳሌ ያህል ያው የተለያዩ አይነት ማስታወቂያዎች አሉ። እና ደግሞ በሀገራችን ውስጥም ድርጅቶች ወይንም ደግሞ የሆነ ምርት የሚያመርቱ ሰዎች ወይንም የሆነ አገልግሎት የሚሰጡ ሰዎች በተለያየ መንገድ ራሳቸውን ይገልጻሉ ወይንም በተለያየ መንገድ ሰው እንዲያቃቸው ያደርጋሉ ማለት ነው። አንደኛው የሚያደርጉበት መንገድ በሶሻል ሚዲያ ወይንም ደግሞ በተለያዩ መተግበሪያዎች ላይ በታዋቂ ሰዎች ወይንም ሊደመጡ በሚችሉ ሰዎች ስለ አገልግሎታቸው ማስነገር ማለት ነው። ስለዛ አገልግሎት ሊሆን ይችላል ወይንም ደግሞ ስለ ምርቱ ሊሆን ይችላል ስለዛ ምርት ያው ሰዎች ብዙ ሰዎች በሚሰሙበት ማህበራዊ ሚዲያ ላይ ማስነገር ነው። ያ ምን ይባላል ያው ማስታወቂያ ይባላል ማስተዋወቅ ይባላል ማለት ነው። ስለዚህ ምንድነው? እሱ ማስተዋወቅ ስንል ለምሳሌ የሆነ ምርትን ከሆነ እንዴት በተለያየ መንገድ ሊተዋወቅ ይችላል? እንዴት ይተዋወቃል የሚለውን ነገር ስናይ አንደኛ ስለ ምርቱ ጥራት በማውራት ይተዋወቃል ማለት ነው። ሁለተኛ ነገር ደግሞ ያ ምርት ከምን እንደተሰራ በመናገር ይተዋወቃል ማለት ነው። ሌላው ነገር ደግሞ ያው ምርቱን አንድ ሰው ምርቱን እንደተጠቀመው እና ብዙ ነገር ከዛ እንዳተረፈ በማውራት ስለ ምርቱ ይናገራል ማለት ነው። ያ ያው ያንን ምርት አስተዋወቀ ማለት ነው። ወይንም ደግሞ ሌላ ሰው እንዲያውቀው አደረገ ማለት ነው። ያ ለምንድነው ማስታወቂያ የሚደረገው በዋናነት ሲባል ሰዎች ያንን ነገር ሰምተው እና አውቀውት የሚፈልጉ ሰዎች እንዲጠቀሙት ወይንም ደግሞ እንዲገለገሉበት ነው በዋናነት ያው ማስታወቂያ የሚሰራው ማለት ነው። ስለዚህ በመጀመሪያ ደርጃ ያው ራሳቸውን ያ ነገር እንዳለ ነው ለምሳሌ አንድ ምርት ከሆነ እንትን የሚባል ምርት አለ የሚለውን ነገር ሰዎች እንዲያውቁት ነው መጀመሪያ የሚደረገው ማለት ነው። እንዲያውቁት ከዛም በኋላ ደግሞ አውቀውት ምን የተለየ ነገር አለው የሚለውን የራሱን የሆነ የተለየ ነገር ይናገራል በዛ በማስታወቂያ ውስጥ ማለት ነው። ማለት ሰዎች ያንን ነገር ቢጠቀሙት ወይንም በዛ ቢገለገሉ ምን ያተርፋሉ የሚለውን ነገር ይናገራል ያው በአንድም በቀጥተኛም ወይንም ደግሞ በተዘዋዋሪ መንገድ ሊናገር ይችላል። ያንን ነገር እና ያው በቀጥታ ማስታወቂያም ይሰራል በተዘዋዋሪም ሊሰራ ይችላል። ግን በአጠቃላይ ያው ሰዎች አንደኛ ያለበትን እንዳለ ማሳወቅ ነው። ራሱን እንደማስተዋወቅ ነው። ሁለተኛ ነገር ደግሞ ከዛ አገልግሎት ወይንም ደግሞ ከዛ ምርት ምን እንደሚያተርፉ ማስተዋወቅ ነው ማለት ነው። ስለዚህ በሰዎች ዘንድ ተመራጭ እንዲሆን ራሱን ያወዳድራል እንደማለት ነው። ያው እንግዲህ ከዚህ ጋር ተያይዞ በአሁኑ ጊዜ የተለያዩ ማስታወቂያዎች ይሰራሉ። እና በተለያየ መንገድ ሲተዋወቁም እናያለን። ያው በፊት ላይ በተለይ ማስታወቂያ ብዛት ያው የሚሰራው የቲቪ ፕሮግራም ላይ ነው። ወይንም ደግሞ ቲቪ ሾው ሊሆን ይችላል እንደ ስፖንሰር ሆነው ማስታወቂያውን ሊያሰሩ ይችላሉ ማለት ነው። ድርጅቶች በዛ መልኩ ሰዎች እንዲያውቋቸው ሊያደርጉ ይችላሉ። አሁን ግን ያው አለ አሁን ላይም ያ ነገር አለ ግን አሁን ምን ይሆናል ትንሽ እየተቀየረ የመጣበት ሁኔታ አለ። ይመስለኛል ያ ነገር አብዛኛው ሰው ይሄ እንትኑን ቀይሮታል ብዛት የሚጠቀመው ቲክቶክ ነው። ከዛ አንፃር ይመስለኛል እነሱም ወደ ቲክቶክ ማስታወቂያ ማስነገር ዞረዋል ማለት ነው። የተለያዩ ድርጅቶች። ለቲክቶከሮች ብር እየከፈሉ እንዲያስተዋውቁላቸው ምርታቸውን እንዲያስተዋውቁላቸው የሚያደርጉበት ሁኔታ ይስተዋላል። በብዛት እና ያው ይሄ ከማስታወቂያ የሚገኘውም ክፍያ በደቂቃ ስለሆነ በጣም አሪፍ የሆነ ክፍያ ይኖረዋል። እና እንደዛም

እሺ እንግዲህ ርዕሳችን አጎት በሚለው ዙሪያ ላይ ነው የምናወራው ማለት ነው። አጎት ማለት የቃሉ ትርጉም ምንድነው? ያው የዝምድና አንዱ መገለጫ ነው ወይንም ደግሞ ያው ዝምድናን የሚያሳይ ነው ማለት ነው። እና የትኛው ዝምድና ነው የሚለውን ስናይ አጎት የሚባለው የእናት ወይንም ደግሞ የአባት ወንድም ማለት ነው። ለምሳሌ የኔ የእናቴ ወንድም ለኔ አጎት እላለሁ ማለት ነው። የኔ ደግሞ የአባቴ ወንድም ለኔ አጎት እላለሁ ማለት ነው። እንግዲህ ከዚህ ጋር ተያይዞ ምንድነው ይሄ ከዝምድና ጋር ተያይዞ የራሳቸው የሆነ ስያሜዎች አላቸው። አንደኛ ነገር ይሄ ከ ለምሳሌ ያህል የኔ አባት አባት እላለው የው ወላጆች ናቸው አባት እናት አባት አለ ማለት ነው። ከዛን የእነሱ አባትና እናት ለኔ አያት ይሆናል ማለት ነው። አያት አያት ማለት የእነሱ እናትና አባት ማለት ነው። ከዛን ደግሞ የኔ የእነሱ የእናታቸው እናት ወይንም ደግሞ የእናታቸው አባት ደግሞ ለኔ ቅድመ አያት ይሆናል ማለት ነው። ቅድመ አያት ይባላል ይቀጥላል እንደዛ ሀረጉ ማለት ነው። ወደ ላይ እየሄደ ሲሄድ አያት አለ ቅድመ አያት አለ ቅማያት አለ እያለ ምንጅላት ምናምን እየተባለ እስከ ሰባት ቤት ይሄዳል ማለት ነው። ያ ማለት ግን ለምሳሌ አጎት የሚለው ቃል የእናቴ እናት ሊሆን ይችላል። የእናቴ አባት ወይንም ደግሞ የአባቴ አባት እና የእናቴ እናት የወለዷቸው ወንድ ልጆች ማለት ነው። የወለዳቸው ወንድ ልጆች ማለት ነው ለኔ አጎት አጎቶች ይባላሉ ወይንም ደግሞ አጎት ይባላል ማለት ነው። ያ ማለት እንግዲህ ያው ለእናቴ ወይም ደግሞ ለአባቴ የሚሆኑት ወንድም ነው የሚሆኑት ማለት ነው። ለኔ አጎት የሚሆኑት ወንድም ይሆናሉ ማለት ነው እንግዲህ። ከዚህ ጋር ተያይዞ ያው ለምሳሌ ያህል እንትን ይሄ አጎት የሚወልደው ልጅ ለኔ የአጎቴ ልጅ ይሆናል ማለት ነው። ወይንም ደግሞ የአጎት ልጅ ይሆናል ማለት ነው። እንደገና የአጎቴ ልጅ ደግሞ የሚወልዷቸው ልጆች ደግሞ ለኔ የአጎቴ የልጅ ልጅ ይሆናሉ ማለት ነው። እንደዛ እያለ ወደ ታች ይወርዳል ማለት ነው። ያው ይሄ የዝምድና አይነት ነው። እና ይሄ በወንድ ሲሆን ነው ለምሳሌ የእናቴ እህት ብትሆን ወይንም ደግሞ የአባቴ እህት ቢሆኑ እነዛ ምን ይባላሉ አክስት ነው የሚባሉት ያ ማለት። አያቶቼ የወለዱ የወለዷቸው ሴት ልጆች አክስት ይባላሉ ማለት ነው። ወንድ ልጆቹ ግን አጎት ነው የሚባሉት ማለት ነው። ያው ወንዶቹ አጎት ሲባሉ ሴቶቹ አክስት ይባላሉ ማለት ነው። ያው በዛ መሰረት ነው እንግዲህ የዝምድና በአጠቃላይ ይህ የዝምድና መገለጫ ወይንም ደግሞ የአንድ የዘር ሀረግ መገለጫ የቤተሰባዊነት መገለጫዎች ናቸው ወይንም ከቤተሰብ ከሚካተተው ነገር አንዱ ነው ማለት ነው። ያው አጎትም የሚባለው ማለት ነው።

እሺ እንግዲህ ርዕሳችን ሽያጭ ይሰኛል። አንዳንድ ነገሮችን በዚህ ዙሪያ ላይ ለማለት እሞክራለሁኝ ሽያጭ የሚለው ነገር ከትርጉሙ ስንነሳ የሆነ ነገርን መቀየር እንደማለት ነው። አንድን እቃ መቀየር ይባላል የተለያዩ የሽያጭ አይነቶች አሉ አሁን ላይ አንደኛ ነገር እቃውን ይዘን ሄደን ቀጥታ ከገዢው ጋር በመገናኘት የምንቀያየርበት ሁኔታ አለ፤ ወይንም የሚሸጥበት ሁኔታ አለ ማለት ነው። ሌላው ነገር ደግሞ ያው ገዢው በአካል ሳንገናኝ አሁን ላይ በጣም የተዘወተረ ነገር ነው። አሁን በኦንላይን ፎቶ በማሳየት ወይንም ደሞ ስለ እቃው ምንነት በማስረዳት ዝርዝር ሀሳቦችን በማስረዳት፤ ገዢው እንዲያምን በማድረግና በዛ መልኩ የመሸጥ ሂደት አለ ማለት ነው። እንግዲህ ከሽያጭ ጋር ተያይዞ ያው መገበያየት ነው። ሽያጭ ማለት መቀየር እንደማለት ነው መሸጥ ማለት ትክክለኛ ትርጉሙ መቀየር ማለት ነው። ይህን ስናነሳ ምንድነው ከዚህ በፊት ኢትዮጵያ ሀገራችን ውስጥ እንደሚታወቀው የተለያዩ የሽያጭ ሂደቶች አልፈዋል ማለት ነው። እንግዲህ አሁን ላይ ያለንበት የመገበያያ ወይም ደግሞ የሺ የመገበያያ እንትናችን ገንዘብ ነው፤ ወይንም ደግሞ ብር ነው። ግን ከዚህ በፊት እቃን በእቃ የመቀየር ነገር ነበረ፤ ወይንም ደግሞ እቃን በእቃ የመሸጥ ያም ያም ሽያጭ ነው የሚለው። ምክንያቱም መሸጥ ማለት መለወጥ ስለሆነ ለምሳሌ እቃ የሆነ እቃ ሸጬ ከዛም በኋላ በብር ቀይሬ ነው የምገባው ማለት ነው። ስለዚህ ብሩን ነው የሚይዘው፤ እቃውን ሰጥቼ ብሩን እይዛለሁ ማለት ነው። ያ ያው መሸጥ ነው የሚባለው። እና ከዚህ በፊት እቃን በእቃ የመቀየር ነገር ነበር። የመሸጥ እንደ ምሳሌነት ብናነሳ አንድ ሰው ከብት ኖሮት ወይንም ደግሞ በሬ ኖሮት ያንን ይዞ ቢሄድ ከዛ በኋላ እሱ ደግሞ የሌለውን ነገር ተቀብሎ ይገባል ማለት ነው። ለምሳሌ- እሱ በሬ ኖሮት ምናልባት እህል ሊያስፈልገው ይችላል ማለት ነው፤ እህል ላይኖረው ይችላል ስለዚህ ሰውየው የፈለገው ነገር እህል ሊሆን ይችላል እና ያንን እህል ተቀብሎ ይገባል ማለት ነው። ስለዚህ በሬውን በእህል ቀየረ ማለት ነው። ስለዚህ ሸጠ ማለት ነው። በተዘዋዋሪ ሸጠ ነው የሚባለው ማለት ነው። ስለዚህ ይሄ ምን ይባላል ቀጥተኛ እቃን በእቃ የመቀየር ግብይት ነው ማለት ነው። ቀጥሎ ከዛ ቀጥሎ እንግዲህ ከዚህ ከፍ ሲል ሲያድግ እቃን በቃ ከመቀየር ትተው በአሞሌ ጨው መገበያየት ተጀመረ ማለት ነው። እንግዲህ ማንኛውንም ነገር የፈለገ ሰው አሞሌ ጨው ይዞ ይወጣና በዛ አሞሌ ጨው የሚፈልገውን ነገር ይዞ ይገባል ማለት ነው፤ ወይንም ቀይሮ ይገባል ማለት ነው። ስለዚህ ገዛ ማለት ነው፤ ያ ግዢ ነው የሚሆነው ማለት ነው። ስለዚህ ሰውየው የሚሸጠውን ነገር አሙሌ ጨው ነው የሚቀበልበት ማለት ነው። ከዛን ሲያድግ እንግዲህ ያው ከአሞሌ ጨው ሲያድግ በተለያዩ ፍራንኮች መገበያየት ተጀመረ ማለት ነው። ያው እንግዲህ በየዘመኑ የተለያየ የእድገት ደረጃዎች ይኖራሉ፤ እነዛ እያደጉና እየተቀየሩ በሄዱ ቁጥር ነገሮች አድገው ወደ ብር ግብይት ተገባ ማለት ነው። እንግዲህ ሀገራችንም አሁን የሽያጭ ሂደት የሚካሄደው በብር ነው ማለት ነው። ያ ማለት ሰዎች የሚገበያዩት ወይንም ደግሞ አንድ ሰው አንድ ሰው የሆነ ነገር ከሸጠ በምትኩ ብር ነው የሚቀበለው ማለት ነው፤ በዛ ቦታ ላይ ስለዚህ ያው የመገበያያ ቁሱ ብር ነው ማለት ነው። እና ይሄ ምንድነው የሚያሳየው ያው በአጠቃላይ መሸጥ ማለት ወይንም ሽያጭ ማለት መቀየር፤ መለወጥ እንደማለት ነው። የራሱ የሆነ የሚወጣለት ልክ እና መጠን ይኖራል ያው አሁን ላይ ግን የሚካሄደው የገበያ አይነት አንዳንድ ምርቶች ላይ የነፃ ማርኬት ሂደትን ነው የምታስኬደው፤ ያው ኢትዮጵያ ነፃ ማርኬት ነው። በአንዳንድ ሽያጮች ላይ ግን ያው ጣልቃ የሚገባበት ሁኔታዎች ይኖራሉ እንደየአስፈላጊነቱ ነው እሱ ግን አብዛኛውን ያው ነፃ ማርኬት ሲባል ወይንም ነፃ ግብይት ሲባል ሰዎች ተደራድረው የሚመቻቸውን ዋጋ ለዛ ነገር ሰተው የሚቀያየሩበት ሂደት ወይንም ደግሞ የሚሸጡበት የሚሸጡበትም የሚገዙበትም ሂደት ማለት ነው።

እሺ እንግዲህ ምን በሚለው ቃል የተወሰነ ነገር እንነጋገራለን ማለት ነው። ምን የሚለው ቃል የሚገልጸው መጠየቅ ነው። ይህ የመጠየቅ ቃል ደግሞ ምንድነው የሆነ ነገርን እንዲያብራራልን የሚጠይቅ ቃል ነው። ስለዚህ ከዚህ ጋር ተያይዞ ያው ብዙ መጠይቆች አሉ። ለምሳሌ ምን እያልክ ነው? ተብሎ ይጠየቃል ማለት ነው አንድ ሰው ይህ ማለት ምን ተፈልጎ ነው ምን ለማለት ፈልገህ ነው ወይንም ደግሞ የሆነ ነገር አልገባ ሲለን ምን እያልክ ነው አሁን የሚለውን እና አንድ ሰው ስላወራው ነገር በደንብ የሆነ ማብራሪያ እንዲሰጥ የሚጋብዝ ወይንም ደግሞ ስለ ነገሩ ላይ በደንብ የሆነ የተብራራ ነገር ሙሉ መረጃ እንዲኖረን የሚረዳን የመጠየቂያ አይነት ነው ማለት ነው ለምሳሌ በዚህ ዙሪያ ላይ ምን ትላለህ ተብሎ ሊጠየቅ ይችላል። አንድ ሰውን በዛ ጉዳይ ላይ ወይንም ደግሞ በዛ ርዕስ ላይ ምን ሀሳብ አለህ ወይ ተጨማሪ ምን ሀሳብ አለህ ሊባል ይችላል ስለዚህ እንደዚህ ተብሎ በሚጠየቅበት ሰዓት ላይ ያ ሰው ምን ብሎ ይናገራል ስለዛ ነገር ያለውን ሀሳብ ተጨማሪ አስተያየት ወይንም ደግሞ እሱ የሚያውቀው ነገር ካለ እዛ ነገር ላይ ብቻ ሰፋ ያለ ማብራሪያ እንዲሰጥበት ሰፋ ያለ ሀሳብ እንዲሰጥበት ሌላ ተጨማሪ ሀሳቦችን እንዲያወራ ከዛ ጋር ተያይዞ ያሉ ነገሮች ካሉ አጠቃላይ አንስቶ እንዲያልፍ ማለት ነው እንዲያወራ የሚጋብዝ መጠይቅ ነው ማለት ነው እና ይሄ ያው አንዳንዴ ምን ልበልህ ታዲያ ምናምን ይባላል ለምሳሌ ያህል ምን ልበልህ ታዲያ ምናምን ሲባል ምን ልበልህ ከዚህ በላይ ምናምን ካለ አንድ ሰው ማለት ነው ከዚህ በላይ የምልህ ነገር የለኝም ማለት ምን እንድልህ ፈልገህ ነው እንደማለት ነው ለዛኛው ሀሳብ ለዛኛው ሰው ማለት ሀሳቡን እየጠየቀው ነው ማለት ነው ከዚህ በላይ ምን ልበልህ ታዲያ ሲለው ምን እንድልህ ፈልገህ ነው ማለት ያለውን ነገር በሙሉ ብዬሃለሁ አንተ የፈለከው ነገር ምንድነው ፍላጎትህ ምንድነው እያለ ነው ማለት ነው አሁን ይሄ ፍላጎትህ ምንድነው ሲባል አንተ ምን ትፈልጋለህ ሀሳብህ ምንድነው ወይንም ፍላጎትህ ምንድነው ያው በግልጽ የሆነ ነገርን ብቻ ምን የሚለውን ቃል የሆነ ነገርን በደንብ ግልጽ ተደርጎ እንዲብራራ የሚያደርግ ነገር ነው ይሄ ምን የሚለው ቃል ማለት ነው በውስጡ የያዘው ግልጽ ተደርጎ እንዲብራራ ወይንም ደግሞ በዛ ዙሪያ ላይ ያለ ሀሳብን በግልጽነት እንዲነሳ ያሉ ሀሳቦች በሙሉ በአንድ ነገር ላይ ያሉ ሀሳቦች በሙሉ ወይንም ያሉ ነገሮች በሙሉ ይሄ ምን የሚለው መጠይቅ እንግዲህ ያው ሰፋ ያለ ነገር ነው ይሄ ምን ተብሎ ብዙ ነገር ሊጠየቅ ይችላል ማለት ነው በአጠቃላይ ያው ትርጓሜም ሊሆን ይችላል ለምሳሌ አንድ ቃል ተጠቅሶ እንትን ማለት ምን ማለት ነው ተብሎ ሊጠየቅ ይችላል ያ ማለት እንደዛ ሲጠየቅ ምንድነው የሚደረገው ስለ ነገሩ ምንነት ማስረዳት ይጀመራል ማለት ነው ምንም ደግሞ አንድ ሰው እንደዛ ብሎ ከጠየቀ ስለ እዛ ስለጠየቀው ነገር ምንነት አገልግሎት ሊሆን ይችላል ወይንም ደግሞ የእቃው ይዘት ሊሆን ይችላል ወይንም ደግሞ የሚሰጠው ጥቅም ሊሆን ይችላል ለሰዎች ምንድነው ከተባለ አጠቃላይ በዛ ዙሪያ ላይ ወይንም ደግሞ በዛ እቃ ላይ አጠቃላይ የሆነ ማብራሪያ እንዲሰጠው ተፈልጓል ማለት ነው እና ያው ምን የሚለውን ቃል በደንብ ሰፋ አድርጎ አንድን ነገር ለማብራራት ለመግለጽ ከተለያዩ ከተለያዩ አቅጣጫዎች ለማየት የሚረዳን የመጠይቅ ቃል ነው ማለት ነው

እሺ ስብሰባ በሚለው ቃል ላይ የተወሰነ ንግግር ለማድረግ እሞክራለሁኝ እንግዲህ ስብሰባ የሚለው ነገር እንደ ቃሉ ትርጓሜ ስናየው ምንድነው? ስብሰባ ማለት ከአንድ በላይ ወይንም ደግሞ ከአንድ ሰው በላይ ሆኖ አንድ ከአንድ ሰው በላይ ማለት ሁለት ሶስት አራት ከዛ በላይ የሆኑ ሰዎች ሆነው በአንድ ሀሳብ ላይ ወይንም ደግሞ በአንድ ነገር ላይ መወያየት ማለት ነው። በአጭሩ በአንድ ርዕሰ ጉዳይ ላይ መወያየት ማለት ነው። የራሳቸው የርዕሰ ጉዳይ ወይንም ደግሞ የሚወያዩበት አጀንዳ ይኖራቸዋል እንግዲህ ስብሰባ ብዙ ጊዜ ሲኖር ምንድነው አጀንዳ የሚባል ነገር አለ። አጀንዳ ማለት ዋና ጭብጥ ሀሳቡ ወይንም ደግሞ ሊወያዩበት የሚችሉበት ሀሳብ የሚነሳበትና ማስታወሻ የሚያዝበት ነገር ነው። እና አጀንዳ ያዥ ሰው ይኖራል ብዙ ጊዜ ስብሰባ ላይ አጀንዳ ያዥ ማለት። ምን ምን ሀሳቦች ይነሳሉ የሚለው ወይንም ደግሞ ሊወያዩበት የተፈለገበት ሀሳብ የትኛው ነው የሚለውን ሀሳብ የሚይዝ ነው ማለት ነው። እነዛን ነገሮች በዝርዝር ይጽፋል ማለት ነው። እና በእነዛ ቅደም ተከተል መሰረት እነዛ ሀሳቦች ላይ ይወያያሉ ማለት ነው። እንግዲህ ስብሰባ ላይ የተለያየ ነገሮች ይነሳሉ የተለያዩ ሂሶች ይዘን ይሰነዘራሉ እነዛ ሂሶች አሉታዊም ሊሆኑ ይችላሉ አዎንታዊም ሊሆኑ ይችላሉ። በአጠቃላይ ግን በዋናነት አስፈላጊነቱ ሰዎች በአንድ ነገር ላይ የተሻለ አቋም እንዲኖራቸው በአንድ ሀሳብ ላይ የተሻለ ነገር እንዲኖራቸው ወይንም ለዛ ለተሰበሰቡበት ነገርና አጀንዳ ላይ የሆነ ለውጥ ለማምጣት ለምሳሌ በተሻለ መንገድ ለማስኬድ ሊሆን ይችላል። ለወደፊት ወይንም ደግሞ ያለፈውን የስራ ሂደታቸውን ለመገምገም ይጠቀሙበታል ማለት ነው። እንግዲህ በዚህ ስብሰባ ላይ በዋና በዋናኝነት በዋናነት ምንድነው? የሚደረገው ግምገማ ይኖራል ማለት ነው ይህ ግምገማ የስራ ግምገማ ተብሎ ይታወቃል። እንግዲህ የተለያዩ የስራ ግምገማዎች አሉ በዛ ውስጥ እንግዲህ እንደ ክፍል እንደ ተቋም የሚገመገም ነገር ሊኖር ይችላል የተለያዩ ድክመቶች ይነሳሉ። በዛም ደግሞ ጠንካራ ጎኖቻቸው ይነሳሉ ማለት ነው ያው ጠንካራ ጎኖቻቸውን አድንቀው ነው የሚያልፉት። ሌላው ደግሞ ያው ድክመቶችን ያነሳሉ እነዛ ድክመቶች በዋነኝነት የሚነሱት ለምንድነው? ለቀጣይ ስራ በአሪፍ መንገድ እንዲሄዱ በአሪፍ ማሻሻያ እንዲሄዱና የተሻለ ውጤታማ እንዲሆኑ ለማገዝ ነው ማለት ነው። እንግዲህ በዚህ ውስጥ ያው ደካማ ጎኖች ተነስተው ከዛም በኋላ እነዛ ደካማ ጎኖችን እንዴት አድርገን ወደ ጠንካራ የስራ ሂደት እንሄዳለን ወይንም እንዴት አድርገን ወደ ውጤታማ ወደ መሆን እንሄዳለን የሚሉ ነገሮች አንድ ላይ ተያያዥ ሀሳቦች ይነሳሉ ማለት ነው። እንግዲህ የተለያዩ ሰዎች ሀሳባቸውን እና ምልከታቸውን በዚህ ዙሪያ ላይ ይሰጣሉ። እና የስብሰባ ዋና ጥቅሙም ያ ነው ሰዎች የተለያየ ምልከታዎችን ያስቀምጣሉ እና ቀጣይ አቅጣጫዎችንም በዛው አስቀምጠው የሚያልፉበት ሁኔታ አለ እነዛ ሀሳቦች እንግዲህ በጥልቀት ይገመግማሉ ማለት ነው። እዛ ጋር ባሉ ሰዎች እና አብላጫው ሰው ያመነበት ነገር ላይ ወይንም ደግሞ ያመነበት ሀሳብ ላይ ወደ ስምምነት ይደረሳል ማለት ነው። እንግዲህ ያው ያ ወደ ስምምነት የተደረሰበት ነገር እንደ አጀንዳ እንደ አንድ አካል ተሁኖ ይያዛል ማለት ነው። ያው ለዛ ክፍል ስምምነት ለተደረሰበት ወይንም ደግሞ ለሚመለከተው ክፍል ይተላለፋል ማለት ነው። ይህ ነገር ያው በስብሰባ የጸደቀ ነገር ይሆናል ማለት ነው። ስለዚህ በዛ መሰረት ቀጣይ አቅጣጫውን ወይንም ደግሞ ቀጣይ ሂደቱን ለመሄድ ይረዳል ማለት ነው። በተለይ ይሄ ድክመቱ ያለበት ክፍል ካለ ያ በስብሰባ ከተነጋገሩና በደንብ ችግሮቻቸውን ለይተው ካወጡና የመፍትሄ ሀሳቦች በዛው የሚቀመጥበት ሂደት ስላለ እነዛ የመፍትሄ ሀሳቦችን ወደ መተግበር የሚሄደው ያ የሚመለከተው አካል ክፍል ይሆናል ማለት ነው። እና ተጠያቂነትም የሚሆነው በቀጣይ ስብሰባ ላይ ያ ነገር

እሺ እንግዲህ ያው ጠዋት ማለት ምን ማለት ነው ከቃሉ ትርጓሜ ስንነሳ ጠዋት ማለት ማለዳ ማለት ነው ወይንም ደግሞ የአንድ ቀን መጀመሪያ እንደማለት ነው። ጠዋት የምንለው ይህ ማለት ያው ቀናቶች በተለያዩ ጊዚያት ተከፋፍለው ነው ያሉት ማለት ነው። ለምሳሌ አንድ ቀን መጀመሪያ የሚጀምር በሚጀምርበት ወይንም ደግሞ በሚነጋበት ሰዓት ጠዋት ይባላል ማለት ነው። እንግዲህ ይህ ጠዋት የሚባለው ከ አስራ ሁለት ሰዓት አንስቶ እስከ አምስት ሰዓት ተኩል ወይ እስከ ስድስት ሰዓት ያለው ሰዓት ጠዋት ይባላል ማለት ነው። ወይንም ደግሞ እስከ አምስት ሰዓት ያለው ጠዋት በሚለው ጊዜ ውስጥ ይካተታል ማለት ነው። ሌላኛው ደግሞ ያው ከዚህ ጋር ተያይዞ እንግዲህ ጠዋት የብዙ ነገሮች መጀመሪያ ነው ማለት ነው። አንደኛ የቀኑ መጀመሪያ የአንድ ቀን የሚባለው ቀን መጀመሪያው ጠዋት ነው ማለት ነው ያው የሰዓት ክፍሉ ቅድም እንደተናገርኩት ነው። ስለዚህ ያው በስራ ሂደትም ያው ጠዋት ግቡ ከተባለ ይሄ ከአሥራ ሁለት ሰዓት እስከ ስድስት ሰዓት ባለው የሰዓት ጊዜ ገደብ ውስጥ የሚጠቅስ ማለት ነው። ሌላው ደግሞ ያው እንግዲህ ራሱን ችሎ በየሰአቱ የተከፈለ ነው ማለት ነው። ከስድስት ሰዓት እስከ አስራ ሁለት ሰዓት ያለው ሰዓት ደግሞ ከሰአት ይባላል ማለት ነው ይሄ ማለት የቀኑን የፀሀያማ ወይንም ደግሞ የቀኑ ክፍል ነው ማለት ነው። ከስድስት ሰዓት እስከ አስራ ሁለት ሰዓት ከሰአት ይባላል። ሌላው እንግዲህ ከአሥራ ሁለት ሰዓት በኋላ ያለው ምሽት ነው የሚባለው ምሽቱ ራሱ የተለያየ ክፍል አለው ከ አስራ ሁለት ሰዓት አንስቶ እስከ ስድስት ሰዓት ያለው ምሽት ወይንም ደግሞ ማታ ይባላል ማለት ነው። ከዛ በኋላ ያለው እንግዲህ ሌሊት ነው የሚባለው ማለት ነው ከስድስት ሰዓት በኋላ ያለው ክፍል ሌሊት ይባላል ማለት ነው። እና ወደ ጠዋት ስንመለስ ያው ቀኑን በሁለት ይከፈላል ማታውን በሁለት ይከፈላል ማለት ነው ጨለማውን በሁለት ተከፍሎ ብርሃኑን በሁለት ተከፍሎ ማለት ነው ያው ብርሃን ልክ የሚጀምርበት ሰዓት ማለት ነው ይህ ጠዋት በመባል የሚታወቀው ማለት ነው። እንግዲህ ጠዋት ላይ ምን ምን ነገሮች ይስተዋላሉ? ወይንም ደግሞ ምን ይደረጋሉ? ብለን ስናይ አንደኛ ነገር ሌላው ደግሞ ያው እንግዲህ ራሱን ችሎ በየሰአቱ የተከፈለ ነው ማለት ነው ከስድስት ሰዓት እስከ አስራ ሁለት ሰዓት ያለው ሰዓት ደግሞ ከሰአት ይባላል ማለት ነው። ይሄ ማለት የቀኑን በሌላ በኩል ደግሞ ያው ከእንቅልፋችን የምንነሳበት ሰዓት ነው ማለት ነው። ጠዋት ማለት ሌላኛው ጠዋት የምንለው ደግሞ እንግዲህ ለአዲስ ቀን ወይንም ደግሞ ለአዲስ ጅማሮ የምንቀሳቀስበት እንደ አዲስ ጉልበታችን ሆና አቅማችን አሪፍ ሆኖ አይምሮዋችን ታድሶ የምንነሳበት ነው ማለት ነው። ይህ ጠዋት ማለት ሌላው ነገር ደግሞ ያው ለጸሎት የምንተጋበት ወይንም ደግሞ ጸሎት የምናደርስበት ሰዓት ነው ማለት ነው። እርግጥ ያው ጸሎት በየሶስት ሰዓቱ አድርሱ ይባላል ግን ያው በብዛት ጠዋት ሲሆን መጀመሪያ የቀናችን መጀመሪያ ስለሆነ ጸሎት የምናደርግበት ነው ማለት ነው። ሌላው ደግሞ ያው ጠዋት ላይ ምን ይደረጋል ሲባል ደግሞ ብዙ ሰዎች እኔንም ጨምሮ የስፖርታዊ እንቅስቃሴዎች ወይም ደግሞ የሰውነት ማጎልመሻ የሚሰራበት ሰዓት ነው ማለት ነው። የአካል ብቃት እንቅስቃሴ የሚሰራበት ሰዓት ነው ማለት ነው። ሌላው ደግሞ ያው ጠዋት የሚባለው ቁርስ የሚበላበት ሰዓት ነው ማለት ነው። ጠዋት የምንለው ያው እንግዲህ ብዙ ነገሮች አሉ እነዚህ ጠዋት ጋር ተያይዞ አንድ ላይ የተለያዩ የቤተክርስቲያን ድምጽ የምንሰማበትም ሰዓት ነው ያው ቅዳሴ ያለበት ወቅት ነው። ከሰአትም ቢቀደስ ግን ብዙ ጊዜ ያው ጠዋት ጠዋት ላይ ይቀደሳል ማለት ነው የራሱ ስርዓት እና ደንብ አለው እሱ ያው ከጠዋት ጋር ተያይዞ ያው ወደ ስራ የምንሄድበት ወይንም ደግሞ ስራ የምንጀምርበት ሰዓት ነው። ይህ ጠዋት ማለት እንግዲህ ሌላው ደግሞ ጠዋት ላይ ምን ይደረጋል? አንዳንዴ አራስ የሆኑ እናቶች ህፃናትን የሚያሞቁበት ሰዓት ነው ፀሀይ የጠዋት ፀሀይ የሚያሞቁበት ሰዓት ነው ውጪ ላይ በመውጣት ህፃናቶቻቸውን ወይንም ልጆቻቸውን የተለያዩ ቅባታማ ነገር እየቀቡ ፀሀይ

እሺ እንግዲህ ዘይት በሚለው ርዕስ ላይ የተወሰነ ነገር ለማብራራት እሞክራለሁኝ። ዘይት ማለት ምንድነው? በዋናነት የሚያገለግለው ለምግብ ለምግብ ማጣፈጫነት የሚያገለግል ፈሳሽ አይነት ነው። ይህ ዘይት ከተለያዩ ነገሮች ጋር ሊዘጋጅ ይችላል ከተለያየ የሰብል አይነቶች ሊዘጋጅ ይችላል። አንዱና ዋናኛው ዘይት የሚዘጋጅበት አይነት ከሱፍ ምርት ነው የራሱ የሆነ የፋብሪካ ሂደት አለው የሚዘጋጅበት ሂደት። ሌላኛው ነገር ደግሞ የኑግ ዘይት በመባል የሚታወቀው ነው። ይሄ የኑግ ዘይት ያው እንግዲህ ሁሉም እንደየ የተዘጋጁበት የእህል አይነት ጣዕማቸውን በዛው ልክ ይለያያል ማለት ነው። ለምሳሌ የኑግ ዘይት የሚባል ዘይት አለ ከለሩም የተወሰነ ነገር ከሱፍ ዘይቱ የኑጉን አይነት ከለር የመያዝ የተወሰነ ከለር የማውጣት ነገር አለው። ሌላው ደግሞ የተልባ ዘይት በመባል የሚታወቅ አለ። ከዛ ባለፈ ደግሞ የሰሊጥ ዘይት አለ። እንግዲህ በአጠቃላይ ዘይት ከምን ይመርታል ብንል እነዚህ ቅባታማ ከሆኑ ምርቶች ላይ ይመርታል ማለት ነው ከነዛ ሰብሎች ላይ ይመርታል ማለት ነው። እነዚህ ቅባታማ በተፈጥሯቸው የቅባታማ ይዘት ያላቸው እህሎች ወይንም ደግሞ ሰብሎች ናቸው ማለት ነው። ሌላው ነገር ደግሞ አቮካዶም ዘይት ይሰራል ያው አቡካዶ ከፍተኛ የሆነ የቅባት መጠን በውስጡ ይዟል እና አንዱም ያው ዘይት ይሰራል በብዛትም ባይሆን በተወሰነ መልኩ ከአቡካዶ ሲሰራ እናስተውላለን ማለት ነው። ከዛ በተጨማሪ ደግሞ ኦቾሎኒ በመባል ወይንም ደግሞ ለውዝ በመባል የሚታወቀው የእህል አይነት አለ ከዛም ያው ከፍተኛ የሆነ የቅባት መጠን በውስጡ ይዟል ማለት ነው። ይህ ለውዝ እና ለውዝ ያው በተለያየ መንገድ ለምግብነት ቢውልም ከዛ በተጨማሪ ደግሞ ለዘይነትነትም ያገለግላል ማለት ነው። ይኸው በአጠቃላይ ዘይትን በፋብሪካ ደረጃ በተለያየ አይነት መልኩ ተቀነባብሮ የሚወጣበት አይነት አለ። እና አሁን ላይ ለምሳሌ በሀገራችን ከውጪ የሚገባ ዘይት አለ ይህ የዘይት አይነት የሱፍ ዘይት በመባል የሚታወቀው እና በብዛትና በስፋት ሰዎች ሲጠቀሙበት እንስተዋላለን። ያው እኔም ተጠቀሜበት እጠቀምበታለሁ እስቲ ያው አሁን ድረስ በእሱ ነው የምጠቀመው ማለት ነው። ከዛ ባለፈ እንግዲህ ያው አሁን ገበያ ላይ የሚገኘው ኢችፍ ዘይት የሚባለው ወይንም ደግሞ የጄሪካኑ ዘይት በመባሌ የሚታወቀው የሚታወቀው የዘይት አይነት ነው። ትንሽ የዚህኛው የይዘቱ ከበድ ያለና ወፈር ያለ አይነት ነገር ነው ያው ከተሰራበት የእህል አይነት እንግዲህ ይለያያል እነዚህ የውፍረታቸውና የመቅጠናቸው ባህሪ ማለት ነው። እና ያው ከዚህ ጋር ተያይዞ እንግዲህ ዘይት በዋናነት የሚያገለግለው ለምግብነት ነው ምግብን ለማጣፈጥ ያገለግላል ማለት ነው። ያው የራሱ የሆነ ስርዓትና ህግ አለው ማለት ነው የአጠቃቀም ስርዓትና ህግ አለው ማለት ነው። ዝም ብሎ አይደለም ስንጠቀም መጠነኛ የሆነ ዘይት መጠቀም አለብን ተብሎ ከጤና አንፃር ይመከራል። ምክንያቱም የበዛ ዘይት ለጤናችን ብዙ ጥሩ አይደለም ያው ቅባታማ ነገር ስለሆነ እና ያው ከፋብሪካ ተሰርቶ ስለወጣ የተለያዩ ከዛ ጋር ተያይዞ እንዲቆይ ጠረን እንዳይቀይር የሚደረጉ የተለያዩ ኬሚካሎች አንድ ላይ ስለሚገቡበት ከዛም አንፃር ይመስለኛል። ያው ዘይትን ስንጠቀም ወይንም ቅባታማ ነገሮችን ስንጠቀም በአግባቡና መጠነኛ በሆነ መንገድ እንድንጠቀም የተለያዩ የጤና ባለሙያዎች ሲመክሩን ይስተዋላሉ ማለት ነው። እና ሰዎችም እንደዛ በአግባቡ ቢጠቀሙ ብዬ እኔም እመክራለሁ። እንግዲህ ያው ዘይት በጣም ተፈላጊ የሆነ ነገር ነው ገበያ ላይም ዋጋው ከፍ

እሺ እንግዲህ ቤት ይላል ቤት ማለት በተወሰነ መልኩ ተሰርቶ መጠለያ እንደማለት ነው ያው ቤት የሚባለው በአጠቃላይ መጠለያ ማለት ነው ትክክለኛ ትርጉሙ ማለት ነው። ያው ቤትን ስናይ እንግዲህ የተለያየ የቤት አይነቶች አሉ። ለምሳሌ ቤት ብለን መኝታ ቤት ማለት ይቻላል። መኝታ ቤት ሲባል ሰዎች የሚተኙበት ወይንም ለመተኛት ብቻ የሚጠቀሙበት ውስጡ ደግሞ አልጋ ፍራሽ እና ለመኝታ የሚያገለግሉ ነገሮች ያሉበት ነው። ይህ የመኝታ ቤት እንግዲህ በውስጡ የተለያየ ነገር ሊይዝ ይችላል። እሱም ከሚይዛቸው ነገሮች አንዱ ቁም ሳጥን ሊኖር ይችላል ያው የልብስ መቀየሪያ። ሌላው ደግሞ ከዛ ጋር ተያይዞ እንግዲህ ትንንሽ ኮሜዲኖች ከአልጋ ጎንና ጎን ይኖራል። ያው አልጋ ይኖራል ያው መኝታ ቤት ውስጥ የታወቀ ነገር ነው። ሌላ ደግሞ ያው ፍራሽ ይኖራል እና የተለያዩ ለመኝታነት ወይም ለለሊትነት የሚያገለግሉ አልባሳት ይኖራሉ ማለት ነው። እንግዲህ ያው ከመኝታ ቤት ጋር ተያይዞ የሚስተዋለው ነገር ሻወር ቤት የመስራት አይነት ነገር አለ። የመኝታ ቤት ሻወር ቤት እና ሽንት ቤት ወይንም ደግሞ የሻወር ገንዳ ይሰራል ማለት ነው። አንድ ላይ ተያይዞ ከመኝታ ቤት ጋራ ይህ ነው። እንግዲህ ያው መኝታ ቤት ውስጥ ልናገኝ የምንችለው ሌላው ደግሞ ከዚህ ከመኝታ ቤት ጋር ስንወጣ ደግሞ የተለያዩ ቤት አሰራሮች አሉ ማለት ነው። ቤትን ስናነሳ አሁን ሀገራችን የተለያዩ ዘመናዊ ቤቶች እየተሰሩ ነው ማለት ነው። ከቪላ ቤት አንስቶ እስከ ፎቅ ድረስ ያላቸው ቤቶች እየተሰሩ ነው ማለት ነው። እና እነዚህ ቤቶች የራሳቸው ቅርጽና ውበት አላቸው። እና ያው አሁን ላይ እየተሰሩ ያሉ በፊት የሚታወቀው ያው ቪላ ቤት ነው። ቪላ ቤት የሚባለው ቤቱ በአንድ ቦታ ላይ ይሆንና መግቢያ በር አንድ ይኖረውና በውስጡ የተለያዩ ክፍሎች ይኖሩታል ማለት ነው። ያው የመጀመሪያው ክፍል ሳሎን ተብሎ የሚታወቀው ወይንም ደግሞ የእንግዳ ማረፊያ ወይንም ደግሞ ቤተሰብ የሚጫወትበት ክፍል ማለት ነው ያ ሳሎን ይባላል ማለት ነው። እንግዲህ ሳሎን ውስጥ ያው ብዙ እቃዎች ሊኖሩ ይችላሉ እንደ መጠንና እንደየሁኔታው ሶፋ ሊኖር ይችላል። አንዳንድ ሰዎች ደግሞ ያው ፍራሽ ያነጥፋሉ ለመቀመጫነት ሳሎን ውስጥ ማለት ነው በዋናነት ሌላው ደግሞ ያው ቴሌቪዥን ይኖራል። ያው ከቴሌቪዥን ጋር የተለያዩ የቴሌቪዥን ማስቀመጫዎች ይኖራሉ እደገና የተለያዩ ጌጣጌጦች ግድግዳ ላይ ይሰቀላሉ። ሌላው ደግሞ ያው አሁን ላይ እየተሰራ ያለው ሰፊ የሆነ በር ይኖረውና ሳሎን ቤቱ እዛ በር ላይ ረጅም የሆነ መጋረጃ ይሰቀልበታል ማለት ነው። እንደገና የተለያዩ የምግብ ጠረጴዛዎች ሊኖሩ ይችላሉ ማለት ነው እዚህ ሳሎን ቤት አንዱም የምግብ መመገቢያ ቦታ ስለሆነ ሳሎን ቤት በመባል ይታወቃል ማለት ነው። ሌላው ነገር ያው ይሄ መኝታ ቤቱ ሽንት ቤት ሻወር ምናምን አንድ ላይ ተያይዞ የልጆች ክፍልም ካለ አንድ ላይ ተያይዞ የሚሰራበት ሁኔታ አለ ማለት ነው። ይሄ ቪላ ቤት ሲሰራ ሌላው ደግሞ ያው እንደየሁኔታውና እንደቦታው መጠን ደግሞ ኤል ሼፕ በመባል የሚታወቅ የቤት አሰራር ቅርጽ አለ ማለት ነው። ያው ኤል ሼፕ የተባለው ኤል ቅርጽ ስላለው ኤል ፊደሏን ቅርጽ ስላለው ነው ሌላ ትርጓሜ ኖሮት አይደለም ማለት ነው። እና ያው እሱ ትንሽ ለየት የሚያደርገው ሁሉንም ነገር በአንድ እንትን ውስጥ አይደለም የያዘው ማለት ነው ቤቶቹ የሚቀመጡት በመደዳ ነው ማለት ነው። የዛ አይነት አሰራር አለ ሌላው የቤት አሰራር ደግሞ እንግዲህ ያው ፎቅ አለ ማለት ነው። ፎቅ የምንለው እንግዲህ ደረጃዎች እያሉት የተለያዩ ክላሶች ወደ ላይ ተደራርበው የሚሰሩበት ሁኔታ ነው ማለት ነው። አሁን ላይ በጣም ይህ አይነት ቤት በግለሰብ ደረጃ እንደ መኖሪያ ቤትነትም በጣም እየተጠቀሙበት እና እየተሰራ ያለ ነገር ነው ማለት ነው።

እንግዲህ የማወራበት ርዕስ ምን ይላል ትላንት ይላል ማለት ነው ያው ትላንት ማለት ዛሬ ላይ ሆነን ያለፈው ቀን ማለት ነው። ትላንት የሚባለው። ለምሳሌ አሁን ዛሬ ያ ሰኞ ነው። ስለዚህ ትላንት የሚባለው ቀን እሁድ ማለት ነው። ስለዚህ ያሳለፍነው ቀን ሁሌም ትላንት በመባል ይታወቃል ማለት ነው። እንግዲህ ይሄ ትላንት የሚለው ቃል በዋናነት ዋና ትርጉሙ ምንድነው የሚያመለክተው የጊዜን ሂደትን ነው የሚያመለክተው ማለት ነው። በዚህ ውስጥ ብዙ የሚባሉ ነገሮች አሉ። ለምሳሌ ትላንት ተብሎ አሁን ዛሬ ሰኞ ላይ ነን። ትላንት የተባለው ደግሞ እሁድ ነው ማለት ነው። ለምሳሌ ዛሬ ላይ ሆነን ቅዳሜን መግለጽ ብንችል ከትላንት ወዲያ ብለን ነው የምንገልጸው ማለት ነው። ያ ማለት ሶስተኛ ወደ ኋላ ወደ ሶስተኛ ቀን ላይ ማለት ነው። ያለው ቀን ነው እንግዲህ። እነዚህ አጠራሮች ምንድነው በቀላሉ አሁን ካለንበት ላይ ተነስተን ወደኋላና ወደፊት የምንሄድበትን ቀን ወይንም ደግሞ ቀኖችን ለመግለጽ ከኋላ ያለውና ከፊት ያለውን ቀን ለመግለጽ የሚያገለግል ነው። ለምሳሌ ያህል ዛሬ ሰኞ ነው። ስለዚህ ማክሰኞን ለመግለጽ ሰኞ ላይ ሆነን ነገ እንላለን ማለት ነው። እና ሰኞ አሁን ዛሬ ሰኞ ሆኖ ዛሬ ላይ ሆነን ሮብን ለመግለጽ ደግሞ ከነጎዲያ እንላለን ማለት ነው። እና ወደኋላ የዚህን ወደፊት አሁን ነገ ተነገ ወዲያ ብለን እስከ ሶስተኛ ቀን እሄድን ማለት ነው። ወደኋላም እንደዛው ስንሄድ ትላንት ብለን ከዛን ደግሞ ከትላንት ወዲያ ማለት ይቻላል ማለት ነው። በዛ አይነት መልኩ ቀናቶችን ወይንም ጊዜያቶችን የምንገልጽበት ሁኔታ አለ ማለት ነው። እና ይህ ነገር እንደውም ያው ብዙ ይህ ነገር በደንብ በእርግጥ በሌላም ቋንቋዎች ውስጥ አለ ይህ ነገር ያው ምክንያቱም አሁን በእንግሊዘኛ ተናጋሪዎችም የስተር ዴይ ይላሉ ማለት ነው። ቱሞሮ ይላሉ ማለት ነው። ቲሞሮ ሲሉ ነገ ይላሉ ማለት ነው። ስለዚህ ይህ ነገር በሁሉም አለም አቀፍ ደረጃ ትርጓሜው የሚታወቅ ነገር ነው ማለት ነው። ምክንያቱም በሌላ ቋንቋዎች ውስጥም ስላለ ማለት ነው። እንግዲህ ያው ቀናቶችን ወይንም ጊዜያቶችን በእንዲህ ያለ መልኩ የመግለጽ ሁኔታዎች አሉ። ቀጥታ ስማቸውን ከመጥራት አንፃር ወይንም ደግሞ ለምሳሌ ዛሬ ሰኞ ሆነን ሰኞ ከሆነ ሰኞ ሆኖም ማክሰኞ እመጣለሁ ምናምን እንደዚህ አይባልም ብዙ ጊዜ አልተለመደም እንደዛ አይነት አባብል ለምሳሌ ዛሬ ሰኞ ነው። ስለዚህ ቀጣይ ቀን ለመሄድ ካሰብን ማክሰኞ ለመሄድ ካሰብን ማክሰኞ እመጣለሁ ምናምን ሳይሆን ሰኞ ከሆነ ነገ እመጣለሁ የሚለው ነገር ነው። አፍ ላይ የተለመደው ብዙ ጊዜ ሰዎችም የሚጠቀሙት እንደዛ ብለው ነው። ስለዚህ ያው ትላንትም ልክ እንደዛው አይነት ነገር ነው ለምሳሌ ትላንትና እኔ አሁን ለምሳሌ ትላንት እሁድ ነው ስለዚህ እሁድ ለት ሪከርድ አድርጌያለሁ ይሄንን ሪከርድ ስሰራ ነበረ እና ትላንትና ቮይስ ሪከርድ ስሰራ ነበር ብዬ ነው የማወራው ማለት ነው። ዛሬ ላይ ሆኜ ሰውም ሲጠይቀኝ አሁን ዛሬ ሰኞ ስለሆነ እሁድ እለት ምን አደረግሽ ሳይሆን የሚለኝ ትላንት ምን ስሰሪ ነበር? ወይንም ደግሞ ትላንትና የት ነበርሽ ብለው ሊጠይቁኝ ይችላሉ? ሰዎች እኔም መልስ ስመልስ ትላንትና እንግዲህ እቤት ነበርኩኝ። ወይንም ደግሞ ትላንትና የትም አልሄድኩኝም ትላንትና የቮይስ ሪከርድ ስሰራ ነው የዋልኩት። የድምጽ ቅጂ ስሰራ ነው የዋልኩት ማለት እችላለሁኝ አማርኛ ቀጥታ ትርጉሙ የድምጽ ቅጂ ነው የሚሆነው። እንደዛ ብዬ ልመልስ እችላለሁ ማለት ነው። ያው አፋችንም ላይ ይህ ነገር የተለመደ ነው በብዛት የምንጠቀምበት ነገር ነው ማለት ነው። ይህ ቃል እንግዲህ እንዳልኩት በዋናነት ጊዜን የሚገልጽልን ነው ግን ጊዜ አገላለጹ አንጻራዊ የሆነ የጊዜ አገላለጽ ነው ማለት ነው። አንጻራዊ ስል ደግሞ ካለንበት ቀን አንስቶ ማለት ነው አንጻራዊ የሚሆነው አሁን ካለንበት ቀን አንስቶ ወይንም ደግሞ ከምናወራበት ቀን አንስቶ ወደኋላና ወደፊት ያለውን ነገር ይገልጽልናል ማለት ነው። ከዛ አንፃር ነው

እሺ ኪሳራ የሚለውን ቃል ስናይ እንግዲህ ኪሳራ ማለት ማጉደል ማለት ነው ትክክለኛ ትርጉሙ ማጉደል ማለት ነው። ወይንም ደግሞ ትርፍ የሌለበት ነገር ነው ወይንም ጥቅም የሌለበት ነገር ማለት ነው። ኪሳራ ማለት በአጠቃላይ ጉድለት ማለት ነው። ማጉደል እንደማለት ነው እንግዲህ ይህ ኪሳራ የሚባለው ነገር በተለያየ ነገሮች ውስጥ አስገብተን ማየት እንችላለን። ለምሳሌ አንድ ነጋዴ የሆነ ነገር ገዝቶ ለማትረፍ መልሶ ሲሸጥ ከገዛበት ዝቅተኛ ዋጋ ከሸጠ ያ ኪሳራ ይባላል ማለት ነው። ምክንያቱም ሰውየው በመሃል ቤት ያገኘው ምንም አይነት ጥቅም የለም ማለት ነው። ስለዚህ ያ ነገር ኪሳራ ይባላል ማለት ነው። እና ኪሳራ እንግዲህ ሰዎች በተለያየ አጋጣሚዎች ኪሳራ ሊደርስባቸው ይችላሉ በንግድ ውስጥም ሊሆን ይችላል በህይወት ውስጥም ኪሳራ ሊኖር ይችላል። ምክንያቱም በህይወት ውስጥ ያልኩት ለምንድነው ኪሳራ ቃሉ በራሱ ማጉደልና ወይንም ደግሞ ምንም ትርፍ የሌለው ነገር ማለት ስለሆነ። ከዛ አንግል ያው ሰዎች በተለያየ ጊዜ ኪሳራን ሊያስተናግዱ ይችላሉ እና በተለያየ ምክንያት ሊያስተናግዱ ይችላሉ አንደኛው ምክንያት አለማወቅ ነው። ለምንድነው ይህን ያልኩት አንዳንድ ጊዜ ነገሮች እንዴት ይሰራሉ ወይንም ደግሞ ይሄን ነገር እንዴት መስራት አለብኝ ብለው ባለማወቅ ከትንንሽ እስከ ትልልቅ ኪሳራዎችን ሊያስተናግዱ ይችላሉ ማለት ነው። እንደዛም ሰዎች ሲያስተናግዱ ይስተዋላል እንደዛ ኪሳራ ውስጥ ሲገቡ ይስተዋላል ማለት ነው። ያው ባለማወቃቸው በደንብ ባለማጥናታቸው ስለነገሩ ብዙ ትኩረት ባለማድረጋቸው ሌላው ደግሞ ትኩረት ባለማድረግ አንድ ነገር ላይ ትኩረት ባለማድረግ ንቆ በመተው እና ያንን ነገር ልክ ትኩረት በማያደርጉበት ሰዓት ከጎን የተለያዩ ነገሮች ሊፈጠሩ ይችላሉ በዛ ምክንያት እንግዲህ ኪሳራ ውስጥ ሊገባው ይችላሉ ማለት ነው። ሌላው ደግሞ ኪሳራ እንዲህ ሊፈጠር ይችላል በሚለው በተለያዩ በተፈጥሮ አደጋዎች አማካኝነት ወይንም ደግሞ ተፈጥሮአዊ በሚደርሱ የተፈጥሮአዊ ኪሳራዎች ይኖራሉ። ለምሳሌ ያህል አንድ ሰው እህል ቢዘራ ወይንም ደግሞ ልማት ቢያለማ ያ ያለማው ልማት ልክ ሲደርስ ወይንም ደግሞ መሰብሰቢያው ሰዓት ሲደርስ ከባድ ዝናብ ጥሎ ወይንም በተደጋጋሚ በከባድ ጎርፍ ሊወሰድ ይችላል ደለል ሊውጠው ይችላል ማለት ነው። ያ በዛ እንደዛ ሲሆን ያው ያ ሰውዬ ያወጣውን ወጪ መልሶ አልተካም ወይንም ደግሞ አላተረፈም ማለት ነው። ያንን ነገር አላገኘም ምርቱን አላገኘም ማለት ነው። ስለዚህ ያው ኪሳራ ደረሰበት ይባላል ማለት ነው። ይህ ኪሳራ የተፈጠረው በተፈጥሮአዊ አደጋ ምክንያት ነው ማለት ነው የሚሆነው። እና ሌላው ደግሞ በሰው ሰራሽም የተለያዩ ኪሳራዎች ሰዎች ሊደርስባቸው ይችላል። ያም ደግሞ ለምሳሌ ያህል አንድ የተሰራ ወይንም የተቋቋመ ፋብሪካ ሊኖር ይችላል። ያ ፋብሪካ ለምሳሌ አንድ ሰው እሳት ቢለኩስበት ወይንም ደግሞ ቢያፈራርሱት ይሄ በሰው ሰራሽ መልኩ ኪሳራ ደረሰበት ማለት ነው ምክንያቱም ሰውየው አላተረፈም ንብረቱን አጣ ማለት ነው። ያው ማጣትን ያመለክታል ማጉደልን ያመለክታል ማለት ነው ኪሳራ ማለት። እና ያው ብዙ ነገሮች አሉ እንደ ሀገርም ያው ኪሳራ ደረሰ ይባላል አንዳንድ ጊዜ ሀገሪቷ ያላትን ህዝብ በትክክል ካልተጠቀመች ወይንም ደግሞ ህዝቡ በትክክል ካልሰራ እንደ ሀገር የሚስተናገዱ የተለያዩ ኪሳራዎች የዋጋ ግሽበቶች ሊያጋጥሙ ይችላሉ ማለት ነው። እና እነዚህ አይነት የተለያዩ ኪሳራዎች አሉ ማለት ነው። ከትንሽ እስከ ትልቅ ከግለሰብ እስከ ግሩፕ እስከ ሀገር የሚደርሱ ኪሳራዎች አሉ ማለት ነው። እና ያው ኪሳራን በዚህ አይነት ከፍለን ማየት እንችላለን

እንግዲህ ያው ጠቅ የሚለውን ቃል ስናይ ምንድነው? ትክክለኛ ትርጉሙ ጠቅ ማለት መውጋት ማለት ነው። ይሄን ነገር ያው በተለያየ ነገሮች ውስጥ አስገብተን ማየት እንችላለን። ለምሳሌ ያህል የሆነ ድንች እየቀቀልን መብሰላ አለመብሰሉን ለማወቅ ጠቅ አድርገሽ እይው ይባላል ያ ማለት ወጋ አድርገሽ እይው ነው ምን ያህል ምክንያቱም ያ ማለት ያልበሰለ ድንች ለመውጋት ስንሞክር በጣም እጃችን ላይ ይጠነክራል ማለት ነው። የበሰለ ድንች ግን ገና ጠቅ ስናደርገው ይወጋል ማለት ነው ወይንም ደግሞ ፍርክስ ሊል ይችላል ማለት ነው። ስለዚህ በዛ እንደ መለያነት እንጠቀምበታለን ማለት ነው። ይህ እንግዲህ ጠቅ የሚለው ቃል ያው መውጋት ነው ግን መውጋት ሲባል ጫን አድርጎ መውጋት ሳይሆን በስሱ መውጋት እንደማለት ነው። አንዳንድ ጊዜ ያው ከዚህ ጋርም ተያይዞ ለምሳሌ የሆነ ነገር እየሄድን የሆነ እንትን ውስጥ እየሄድን እያለ የሆነ ነገር ጠቅ አደረገኝ እሾክ ጠቅ አደረገኝ ይባላል ይሄ ማለት ደግሞ ምንድነው? እሾክ ወጋኝ እንደማለት ነው በጫማዬ ውስጥ የሆነ እሾክ ጠቅ ሲያደርገኝ ተሰማኝ ምናምን አይነት ነገር ይባላል ማለት ነው። ሌላው ደግሞ ይሄ ጠቅ ጋር ተያይዞ ለምሳሌ ያህል ሁዴን ጠቅ አደረገኝ ምናምን ይባላል ያ ማለት የሆነ ስሜት ሲሰማን ቅጽበታዊ ስሜትን ይገልጻል በሌላ መልኩ ደግሞ ጠቅ ማለት ቅጽበታዊ የሆነ ስሜት አሁን ቅጽበታዊ የሆነ የህመም ስሜት ሲሰማን ጠቅ አደረገኝ ይባላል ማለት ነው። ይህ ስሜት ግን ረጅም ጊዜ የሚቆይ ሳይሆን በትንሽ ጊዜ ውስጥ ነው በ በሰከንድ ሊሆን ይችላል ማለት ነው። በትንሽ ጊዜ ውስጥ የሚሰማን ድንገታዊ የህመም ስሜት ጠቅ ይባላል ማለት ነው ጠቅ አደረገኝ ሲባል የሚስተዋላል አንዳንድ ጊዜ ራሴን ጠቅ አደረገኝ ምናምን ይባላል ያው ቅጽበታዊ የሆነ ህመም ወይንም ደግሞ ስሜት ሲሰማን ማለት ነው። እንደ ድንገት እና በፍጥነት ነው ያ ስሜት ብዙ የሚቆይ ሳይሆን ወዲያውኑ ይሄ ቶሎ ቅጽበታዊ የሆነች የምትሰማን ስሜት ነች ማለት ነው። እንደዛ ብለን እንገልጸዋለን ያንን ስሜት ለመግለጽ ጠቅ አደረገኝ እንላለን ለምሳሌ ራሴን ጠቅ አደረገኝ በዚህ በኩል ጠቅ አደረገኝ ራሴን ምናምን በዚህ በኩል ራሴን አመመኝ ማለት የሆነ ስሜት የህመም ስሜት ተሰማኝ እንደማለት ነው ያ ስሜት አንዴ ይሰማና ይጠፋል ማለት ነው። ለትንሽዬ ደቂቃ ነው ለትንሽዬ ሰከንድ ነው የሚቆየው ማለት ነው እሱ ጠቅ አድርገኝ ይባላል ለሆድም እንደዛ የው ሰዎች ሲሉ ለምሳሌ ሆዴን ጠቅ አደረገኝ ይባላል እንደዛ ያው ሆድ ላይ የሚሰማ የህመም ስሜት እና ወዲያውኑ የሚጠፋ ስሜት ማለት ነው። በአጠቃላይ ሌላው ነገር ደግሞ ያው ድንገት የሆነ ስራ እየሰራ ለምሳሌ እጃችንን የሆነ ነገር ውግት ቢያደርገን ያው በፍጥነት ነው እጃችንን ከዛ ነገር ላይ የምናነሳው ማለት ነው እና ምነው ምናምን ስንባል አይ የሆነ ነገር ጠቅ አላደረገኝም ምናምን ይባላል ማለት ነው። ያ ማለት የሆነ ነገር ወጋኝ እንደማለት እያልን ነው ማለት ነው እዛ ጋር ልክ እንደዚህ ያለ ንግግር ስንናገር የሆነ ነገር ወጋኝ ግን ያ የወጋው ነገር ደጋግሞ ሳይሆን የወጋው አንዴ ነው ውግት ነው ያደረገው ያው እጃችን ከመቅስፈት ከዛ ቦታ ላይ ራሱን ያነሳል ማለት ነው እና ጠቅ አደረገኝ ይባላል ማለት ነው። እንግዲህ ያው ጠቅ አደረገኝ በተለያየ አረፍተ ነገር ውስጥ ልንጠቀመው እንችላለን ማለት ነው። ያው የገለጽኳቸው ከጥቂቶቹ እንደዚህ ከብዙዎቹ ንግግሮች ውስጥ ለጊዜው ያስታወስኩት ነገር ይሄንን ስለሆነ ነው እንጂ ይሄ ጠቅ አደረገኝ ለምሳሌ አንዳንድ ሰዎች ሰው መሃል ሆኖ በነገር ጠቅ አላደረገኝ መሰለ ምናምን ብለው ያወራሉ ያ ማለት በነገር ነካኝ እኔን የሚነካ ንግግር ተናገረ እንደማለት ነው ያው በነገር ጠቅ አደረገኝ እኮ ምናምን ብለው ሲያወሩ ይስተዋላል ያንን ንግግር እዚህ ጋር የተናገሩት ምንድነው? ስለኔ የሚነገር ወይንም ደግሞ ስለኔ ኔጌቲቭ ነገር የማይሆን ነገር ተናገረ እንደማለት ነው የተጠቀሙበት ማለት ነው። ይሄ ጠቅ አደረገኝ የሚለውን ንግግር

እሺ እንግዲህ ያው በጀት ማለት ከትርጉሙ ስንነሳ ምን ማለት ነው? የተለያዩ ሰዎች ወይንም ደግሞ ድርጅቶች ለሚሰሩት ስራ የሚያቅዱት ዕቅድና የሚያስቀምጡት የገንዘብ መጠን ወይም ደግሞ የንብረት መጠን ነው ማለት ነው። ያ ገንዘብ የሚያገለግለው ለምንድነው ስራውን ለማስኬድ የሚውል ገንዘብ ነው ማለት ነው። እና በዚህ አማካኝነት ያው በጀት ተብሎ ይታወቃል ማለት ነው። ያው በጀት ምንድነው ከወጪ የሚለየው ነገር? ሰዎች ስራን ሲሰሩ ወይንም ደግሞ ገና ስራው ሳይሰራ የሚቀመጥ የገንዘብ ልኬት ነው ማለት ነው። ይህ የገንዘብ ልኬት ሲቀመጥ በተለያየ መንገድ ይቀመጣል እንደየ ስራቸው ሂደት እንግዲህ ወጪውም ሊለያይ ይችላል ማለት ነው። ከዚህ ጋር ያው ተያይዞ የተለያዩ ነገሮች በበጀት ዙሪያ ሊቀርቡ ይችላሉ ለምሳሌ በጀት ብለን ስናስብ የሰው ሊሆን ይችላል አሁን ይሄን ያህል ሰው ያስፈልገናል ብሎ እንደ በጀት ሊያዝ ይችላል ያው ለነዛ ሰዎች የሚወጣ የራሱ የሆነ የተለያየ ወጪዎች አለ ማለት ነው። እና ከዛ አንፃር ያው በጀት ይቀመጣል ማለት ነው። ያው ያ በጀት ደግሞ ተከታትሎ ስራ ላይ ማዋልና በጀቱን በትክክል ወጪው ላይ እንደዋለ ማድረግ ደግሞ የራሱ የሆነ የባለድርሻ አካላት ግዴታ አለባቸው ማለት ነው። እንግዲህ ያው መስሪያ ቤቶች እና በመንግስትም ደረጃ በትልልቅ ተቋማትም ደረጃ የተለያዩ በጀቶች ይበጀታሉ። እንግዲህ በጀት ሲበጀት አንደኛ ነገር በትክክል ስራው ላይ የማያውል ከሆነ በጀቱ ሊመለስ ይችላል ወይንም ደግሞ በቀጣይነት ያ በጀት ላይበጀት ይችላል በትክክል ያልተገበረው ሰው ካለ ማለት ነው። እና ያንን ነገር የመተግበር ግዴታ አለባቸው ማለት ነው ይህ በጀት የተበጀተለት ክፍል ማለት ነው። እና ያው በጀት አንድ ስራ ለመስራት የሚደረግ የቅድመ ዝግጅት ወይንም ደግሞ የቅድመ ሀሳብ ነው በቃ ቅድመ ሀሳብ ሆኖ ግን ገንዘብ መመደብ እንደማለት ነው ገና ስራው ሳይሰራ ለዚህ ነገር ይውላል ብሎ የሚወጣ የገንዘብ አይነት ነው ማለት ነው። በጀት የሚባለው

እሺ እንግዲህ ያው መቼ በሚለው ርዕስ ላይ ነው የተወሰነ ነገር የምናወራው መቼ የሚለው ቃል እንግዲህ ጊዜን እሚያመለክት ወይንም ደግሞ የጊዜ መጠየቂያ ነው ማለት ነው። መቼ ሲል አንድ ሰው ጊዜውን እንድንነግረው ነው የሚፈልገው ማለት ነው። ስለዚህ ይህ የጊዜ መጠይቅ ይሆናል ማለት ነው። መቼ የሚለው ቃል የጊዜ መጠይቅ መፍቻ ወይንም ደግሞ መልሱ ጊዜን የሚመልስልን ነው ማለት ነው። ለምሳሌ ይሄን ያው በምሳሌ አስደግፈን ማየት እንችላለን። መቼ ትመጣለህ ቢል ልንነግረው የፈለገውን ወይ ሰአቱን ነው ወይንም ደግሞ ጊዜውን እንድንነግረው ፈልጎ ነው ማለት ነው። ከዛም በኋላ ደግሞ መቼ ነው ለመጨረሻ ጊዜ የሄድከው ሊል ይችላል ይህ ማለት ደግሞ ያው መጨረሻ ላይ የሄድንበትን እዛ ቦታ የሄድንበትን ሰዓት ወይንም ደግሞ ጊዜ ወይንም ቀን እንናገራለን ማለት ነው እንደየሁኔታው ማለት ነው። እና ይህ መቼ የሚለው ቃል ወይ ያለፈም ጊዜ ሊሆን ይችላል ወይንም ደግሞ ወደፊት ያለ ጊዜንም ሊሆን ይችላል። ወይንም ደግሞ ያው ሁለቱን ነው በዋናነት እና ያሁን የቅርብ ሀላፊንም ሊሆን ይችላል ደግሞ ያሁን ደግሞ በቅርብ ጊዜ የሚሆን ነገር ማለት ነው። ለረጅም ጊዜ የማይሆነንም ነገር ሊሆን ይችላል አንዳንድ ጊዜ ደግሞ ያው ለረጅም ጊዜ የሚሆነንም ነገር መቼ ተብሎ የመጠየቅ አይነት ነገር አለ። እና እነዚህ ያው መቼ የሚለው በዋናነት ጊዜን እና ሁኔታ የዛን ሰዓት ለመግለጽ እየተፈለገ ነው ማለት ነው። ስለዚህ ያው ብዙ አይነት የአጠያየቅ አይነቶች አሉ። ለምሳሌ ያህል መቼ ልሂድ የሚል ጥያቄ ሊነሳ ይችላል። አሁን በዚህ ጥያቄ ውስጥ በትክክለኛነት ጊዜን እንድንገልጽ ነው የተፈለገው ወይንም ደግሞ ማወቅ የተፈለገው ጊዜውን ነው። ያንን ድርጊት የምናደርግበትን ጊዜ ለመጠቆም ተፈልጎ ነው ማለት ነው። ስለዚህ መቼ ልሂድ ለሚለው ወይ ነገ ወይንም ደግሞ ዛሬ ወይንም ደግሞ ማታ ሊሆን ይችላል ነገ ጠዋት ሊሆን ይችላል። ምላሹ ከ ወይንም ደግሞ ከአንድ ሰዓት በኋላ ሊባልም ይችላል ምላሹ ማለት ነው። ወይንም ደግሞ ከሁለት ሰዓት በኋላ ወይንም ዛሬ አመሻሽ ላይ የሚል መልስ ሊሰጥ ይችላል ይህ ማለት ትክክለኛ የሆነ የወቅቱን ወይንም ደግሞ ሰአቱን ወይንም ጊዜውን መጠቆሚያ ነው ማለት ነው። ይሄ መጠይቅ ያው ከዚህ ጋር ተያይዞ የተለያዩ ጥያቄዎችን መጠየቅ አንድ ላይ ይቻላል። ለምሳሌ መቼ ትመጣለህ የሚል ጥያቄ ሊጠየቅ ይችላል። ከዛን መቼ ነው ለመጨረሻ ጊዜ የሄድከው የሚልም ጥያቄ ሊጠየቅ ይችላል። ብቻ በአጠቃላይ ያው ከዚህ ጋር አብሮ ተያይዞ ሊነሳ የተፈለገው በዋናነት ሊታወቅ የተፈለገው ነገር ጊዜን እና ሰዓትን ለመጠቆም ተብሎ የሚጠየቅ ጥያቄ ነው ማለትን ነው ያው በዋናነት በቃ ሰዓትን ለማወቅ ጊዜን ለማወቅ ነው ማለት ነው። የዚህ የ ያው መጠይቅ ነው በቃ መቼ የሚለው ቃል መጠይቅ ነው ማለት ነው።

እሺ እንግዲህ ያው ጨው በሚል ርዕስ ላይ የተወሰነ ንገረ እናወራለን? ምንድነው እሱ ያው ጨው በዋናነት ለምግብ ማጣፈጫነት የሚያገለግል የሚያገለግለን አይነት ነው። እንግዲህ ጨው በተለያየ መንገድ ይዘጋጃል አንደኛው በደቃቁ ይዘጋጃል ማለት ነው። ተፈጭቶ በደቃቁ የገበታ ጨው በማለት የሚዘጋጁ አሁን ገበያ ላይ የሚታዩ ነገሮች አሉ። ያ የምግብ ጨው እንግዲህ የራሱ የምግብ ደህንነት ተረጋግጦ በዛ መሰረት ታሽጎ የሚቀርብ ነገር ነው ያው የሚፈጨው የራሱ የሆነ መፍጫ ማሽን አለ ማለት ነው። ይህ ጨው እንግዲህ ከየት ነው የሚመጣው የሚለው ነገር? ጨው የሚመረትበት ወይንም ደግሞ ጨው ያለበት ጨዋማ ያሉበት አካባቢዎች አሉ። ለምሳሌ ኢትዮጵያ ውስጥ አፋር ወደ አፋር አካባቢው ወደ አሳይታ ያው ሰመራም የራሱ የሆነ የጨው መፍጫና ማቀነባበሪያ ፋብሪካ አለ። እዛ ያው በብዛት እንግዲህ ጨው ይመረታል ወይንም ደግሞ ጨውን ያው ከባህር አጠገብ አካባቢ ያፍሳሉ ማለት ነው። እና በዛ መንገድ ጨውንን ማግኘት ይቻላል ማለት ነው። እንግዲህ የጨውና ከጤንነት ጋር በተያያዘ ጉዳይ በጣም ጥንቃቄ ሊሰጠው የሚገባ ጉዳይ ነው ብዬ አምናለሁኝ። እንደኔ አንዳንድ ጊዜ ያው እድሜያችን ገፋ ባለ ቁጥር የጨው ቁጥራችንን ወይንም ደግሞ የጨው የመመገብ ብዛቱን መቀነስ አለብን ተብሎ እንደዛ ባለሙያዎችም ከምክር አንፃር ያንን ይመክራሉ። ምክንያቱም ያው ጨው በምግባችን ውስጥ በከፍተኛ መጠን ካለ ለተለያየ የበሽታዎች የመዳረግ ወይንም ደግሞ እነዛን በሽታዎች የማባባስ ነገር ይኖራል ማለት ነው። ይህም ማለት ያው ለምሳሌ ያህል እንደ ደም ግፊት እንደገና ደግሞ ያው የደም ግፊትን በከፍተኛ ሁኔታ ያባብሳል። ሌላው ከዛ በተጨማሪ ደግሞ የ ይሄ ኩላሊት የማጣራት አቅም እድሜያችን በሄደና በገፋ ቁጥር እየቀነሰ ነው የሚሄደው እና ከዛ አንፃር ያው ኩላሊታችን ላይ ሌላ ተጽዕኖ ነው የሚፈጠረው ማለት ነው። ይሄንን ያው ትኩረት ተሰጥቶበት ሰዎች እድሜያቸው በሄደ ቁጥር ጨው የመቀነስ ሁኔታ ቢኖር በጣም አሪፍ ነው። እና ያው አንዳንድ ሰዎች ደግሞ ያው በብዛት የመጠቀም ነገር አለ ከልምድ የተነሳ ይመስለኛል። ያ ነገር እንዴ ለምንድነው ያን ነገር የሚጠቀሙት? ሰዎች መጀመሪያ ላይ በጣም ጨው የመጠቀም ነገር ስላለ ለምሳሌ ያህል በቡና አድርገው ይጠቀሙታል። አንዳንድ ሰዎች ሌሎች ሰዎች ደግሞ ያው በጨው የሚጠጡ ሰዎች አሉ

እሺ ስለ ሶፍትዌር የተወሰነ ነገር አወራለሁኝ እንግዲህ ሶፍትዌር የሚባለው ነገር ቃሉ እንግሊዘኛ ቃል ነው። ይህ እንግሊዘኛ ቃል የሆነበት ምክንያት ምንድነው? እሱ ያው ሶፍትዌር ሲጀመር ሲመሰረትም ያው ውጪዎች ክሬት ስላደረጉት ወይንም ደግሞ ውጪዎች ስላገኙት ነው። ይህ ሶፍትዌር እንግዲህ አሁን ላይ በጣም የተለያዩ የሶፍትዌር ምርቶች አሉ። ቢያንስ እንኳን ይሄ ሁላችንም በሶፍትዌር ተጠቃሚ ነን ብዬ አስባለሁ ያው መጠቀማችንን ብናቅም ባናቅም ግን ተጠቃሚ ነን። ምክንያቱም ይህንን ያልኩት ነገር ለምሳሌ እያንዳንዱ ኢትዮጵያዊ ህዝብ ላይ ስልክ አለው ከዘጠና አምስት ፐርሰንት በላይ የሚሆነው ስልክ እጁ ላይ ይገኛል ብዬ እገምታለሁ ያው አሁን ስልክ በገጠሩም አካባቢ በብዛት ስለገባ የሚለያየው ምንድነው? የስልኩ አይነት ወይንም ደግሞ የስልኩ ጥራት ሊሆን ይችላል ወይንም አይነቱ ሊሆን ይችላል። እንጂ አንዳንድ ሰዎች ስማርት ስልክ እንይዛለን አንዳንዶቻችን ደግሞ ስማርት ያልሆነና ይቺ ትንሿን ስልክ ልንይዝ እንችላለን ያ ነው ልዩነቱ። ስለዚህ የትኛውም አይነት ስልክ ሆነ የትኛውም አይነት የኤሌክትሮኒክስ መሳሪያ መሳሪያዎች የየራሳቸው የሆነ ሶፍትዌር የተጫነላቸው ናቸው። ለምሳሌ ስልክ የራሱ የሆነ ሶፍትዌር አለው። ሌሎችም እነዚህ ትንንሾቹ ሰልክ ስልኮችም ቢሆኑ ስማርት ስልክ ባይሆንም የራሱ የሆነ ሶፍትዌር አለው ምክንያቱም በዛ ሶፍትዌር አማካኝነት ነው የሚሰራው ማለት ነው። እና ይሄ ሶፍትዌር ማለት በጣም ዘርፈ ብዙ ጥቅም ያለውን ነገር ነው ከቴክኖሎጂ ጋር ተያይዞ በጣም ብዙ ነገሮችን እየቀየረው ያው ሶፍትዌር ነው። ከዛ በተጨማሪ እንግዲህ ይሄ ኮምፒውተር ላይ ለምሳሌ ላፕቶፖች ላይ የተለያዩ አይነት ሶፍትዌር እዛ ላይ ፕሮግራም ተደርጎ ወይንም ደግሞ እዛ ላይ ተሞልቶ የሚጫንበት ሁኔታ አለ። እና ያው ከዚህ ጋር እንግዲህ ተያይዞ ከጊዜ ወደ ጊዜ እየዘመነ እየመጣ ነገር አለ ማለት ነው። ያው ከሶፍትዌር ጋር ተያይዞ እና የአኗኗራችንን ህይወታችንን በጣም የቀየረልን ነገር ነው ብዬ አምናለሁኝ ሶፍትዌር እና ከዛ አንፃር በጣም ከጊዜው ጋር እየዘመነ የሚሄድ ነገር ነው። ያንን እምለው ለምሳሌ አሁን ቲቪን ብንመለከት ቴሌቪዥንን ማለቴ ነው። መጀመሪያ ላይ የተጫነበት ሶፍትዌር ቦርጫሙ ቲቪ አለ ሁላችንም ቤት በፊት ላይ የነበረ ቲቪ ነው ይሄ ቴሌቪዥን የተጫነበት ሶፍትዌር እንግዲህ አሁን ካለው ቴሌቪዥን የተለየ ነው። ማለት ነው እና መጠኑ ትንሽ ወደኋላ ሰፋ ያለ ነገር እና ከባድ አይነት ነገር ነው እንግዲህ እነሱ ይሄኛውን ነገር አሻሽለው የተሻለ ሶፍትዌር ጭነውበት ወይንም በተሻለ ሶፍትዌር አድርገው ደግሞ መልሰው አሁን ይሄ አሁን ያለውን ፍላት ብለን የምንጠራውን ቴሌቪዥን አምጠውልናል ማለት ነው። እንግዲህ ቴሌቪዥን ያው ምን ደረጃ ላይ እንደደረሰ ሁላችንም እናቃለን። ከዛ በተጨማሪ ደግሞ ያው ቴሌቪዥኖች የተለያዩ ከዛ ጋር ተያይዞ ቴሌቪዥን የተለያየ ብሉቱዝ እንዲወስድ ተደርጎ ከኢንተርኔት ጋር እንዲገናኝ ተደርጎ የተሰራበት ሁኔታ አለ። ያ ማለት በአጭሩ ያው የሚያሳየን ነገር ከጊዜ ወደ ጊዜ እየተሻሻለ የመጣ ነገር ነው ማለት ነው። እና ይህ ሶፍትዌር ያው ከጊዜ ወደ ጊዜ ሰዎች እያሻሻሉት እያሻሻሉት የሚሄዱት ነገር ነው። እና ህይወታችንን በጣም ቀለል አድርገን እንድንመራ በዚህኛው ዘመን ጊዜያችንን እንድንቆጥብ ሌላው ነገር ደግሞ ያው ከአለም ጋር እንድንገናኝበት የሚያደርገን መሳሪያ ነው። ወይንም የሚያደርገን ስርዓት ነው ማለት ነው። እና ይህ በጣም ጠቃሚ የሆነ ነገር ነው እንደገና ሁለተኛ ነገር ደግሞ ዘመኑን የዋጀ ነገር ነው። እንግዲህ ተመራማሪዎችም የተለያዩ ነገሮችን በየጊዜው ፈጠራ ያደርጋሉ እነዛን ፈጠራዎች ደግሞ እንግዲህ ያው በዙር እኛ ጋ ይደርሳል ማለት ነው። ሁላችንም ላይ ያው የምንጠቀማቸው ስልኮች ከጊዜ ወደ ጊዜ እየተሻሻሉ የመጡበት ሁኔታ አለ ያ እንግዲህ የሚሆነው ምንድነው የተጫነባቸው የተለያዩ ሶፍትዌሮች ናቸው። ከዛ አንፃር በጣም አሪፍ ነው ብዬ አስባለሁ

ስጋ እስቲ ስለ ስጋ የተወሰነ ነገር አወራለሁኝ እንግዲህ ስጋን የምናገኘው ከተለያዩ የእንስሳት ተዋጾዎች ውስጥ ከምናገኛቸው ነገሮች ውስጥ አንዱ ስጋ ነው። እንግዲህ ያው በሃይማኖት እንደ ኢትዮጵያ የሚበሉና የማይበሉ ተብሎ ስጋቸው የሚበላና የማይበላ አሉ። ግን ያንን ነገር እንተወውና አሁን ስለ ስጋ እናውራ ለምሳሌ ያህል ስጋን ከከብት ማግኘት እንችላለን ከበሬ ማለት ነው ያው የበሬ ስጋ ትንሽ ጠንከር ያለ ሆኖ ያው ጣዕም ያለው ስጋ ነው እና ይህ ስጋ ያው በተለያየ መንገድ ተሰርቶ ይበላል። በተለይ በሀገራችን ውስጥ አሁን ስጋን በጥሬ መልክ የማዘውተር አይነት ነገር አለ። በውጪው አለም ይሄኛው ነገር የለም ኢትዮጵያን ለየት የሚያደርጋን ነገር ይሄ ነው። እና ምንድነው እሱ ስጋ በጥሬው ተቆርጦ በሚጥሚጣና በአዋዜ ተደርጎ ይበላል ማለት ነው። የራሱ ጣፋጭነት አለው ቆንጆ የሆነ ምግብ ነው ሌላው ነገር ደግሞ እንግዲህ ስጋን በክትፎ መልክ ይበላል። ያው በክትፎ ማለት ድቅቅ ተደርጎ ተከትፎ ከተለያየ ቅመማ ቅመም ጋር ይለወስና ከዛም በኋላ ለምግብነት ይቀርባል ማለት ነው። እንግዲህ ስጋ አንደኛ በዳቦ ይበላል ይህ ክትፎ ማለት ነው። ሌላው ነገር ደግሞ በባህላዊ መንገድ የሚዘጋጅ ቆጮ የሚባል ነገር አለ በዛ በቆጮ ይበላል ማለት ነው። ከዛን ደግሞ ያው በእንጀራም የሚበላ ይበላል ማለት ነው። ከዚህ ጋር ተያይዞ እንግዲህ ስጋን ማለት በተለያየ መንገድ እንበለዋለን። ሌላው ደግሞ በቅቅል መልኩ እንጠቀመዋለን ቀቅለን እንጠቀመዋለን ማለት ነው። እሱም የራሱ የሆነ አሰራርና ዘዴ አለው ማለት ነው። ከዚህ በተጨማሪ ደግሞ ያው ሱዳን በወጥ መልክ ያው ኢትዮጵያ ነች ቀይ ወጥን በርበሬን በብዛት የምትጠቀም ሀገር እና በቀይ ወጥ መልከ አዘጋጅተን እንጠቀመዋለን ማለት ነው። እና ያው ስጋ ፕሮቲነቱ በጣም ከፍተኛ የሆነ ምግብ ነው። ከዚህ በተጨማሪ ደግሞ እንግዲህ ስጋን ለተለያየ በተለያየ መንገድ እንጠቀመዋለን እና እኔም እወዳለሁኝ። ያው ስጋ መመገብን እወዳለሁ አንደኛው ስጋ ተመጋቢ ነኝ እና በጣም ከሰማንያ ፐርሰንት በላይ የሚሆነው ህዝብ ስጋ ይወዳል ብዬ አምናለሁኝ። ስለዚህ ስጋ

እሺ ካልሲ በሚለው ርዕስ ላይ የተወሰነ ነገር ለማውራት እሞክራለሁኝ። ካልሲ ማለት እንግዲህ ከልብስ አይነቶች አንዱ ነው። ይህም ደግሞ ካልሲ ማለት እግራችን ላይ የምናደርገው ልብስ ማለት ነው ወይንም ደግሞ እግራችን ላይ የምናጠልቀው ነው እንግዲህ ካልሲም በተለያየ መንገድ ልናጠልቀው እንችላለን። አንደኛ ነገር ያው ካልሲ አድርገን ጫማ ሸራ ጫማ ልናደርግ እንችላለን ሌላው ደግሞ ያው ካልሲ አጥልቀን እነኚህ ቆዳ ጫማዎችን ልናደርግበት እንችላለን በእሱ ላይ ማለት ነው። በተለይ ያው ካልሲ ከሽፍን ጫማ ጋር ነው የሚደረገው ያው ካልሲ ምን ጥቅም አለው ለሚለው ነገር? በዋናነት ከሽፍን ጫማ ጋር የሚደረግበት ምክንያት እግራችን ላይ ያለው ላብ ወደ ጫማው ላይ ሆኖ ያው ጫማው ለረጅም ጊዜ ስለሚደረግ ጫማው እንዳይሸት ይረዳናል ማለት ነው። ያው ላብ ላብ እንዳይል ለዛ ያገለግለናል ማለት ነው። ካልሲው ላይ ይቀራል ማለት ነው። ላብ ወይንም ደግሞ የተለያየ ቅባት ነገር ካለ ለዛ ያገለግልናል ማለት ነው። ሌላው ደግሞ የካልሲ ጥቅም ምንድነው? አንደኛ ከብርድ ይከላከልልናል እግራችንን በእግራችን ብርድ እንዳይገባ ያደርገናል ማለት ነው። ሌላኛው የካሲ ጥቅም ደግሞ ሽፍን ጫማዎችን በምናደርግበት ሰዓት እግራችን እንዳይላጥ ይረዳናል ማለት ነው። ያ ማለት ምንድነው? እግራችን በተለያየ መንገድ ቆዳው የጫማው ቆዳ ሊሆን ይችላል ወይንም ደግሞ ሸራው ሊሆን ይችላል። ይሄ ከቆዳችን ጋር የተለያየ ፍግፋጌ እንዳይኖርና እንዳይላጥ ያደርገናል ማለት ነው ያደርግልናል ማለት ነው። እና ከዛ በተጨማሪው አንዳንድ ሰዎች ደግሞ በተለይ አሁን ሴቶች በቤት ውስጥ ካልሲ እንጠቀማለን ካልሲ እናደርጋለን ያን ነገር የምናደርገው ለምንድነው? አንደኛ ከብርድ አንፃር ነው። ሁለተኛ ነገር ደግሞ ያው እግራችን እንዳይሰነጣጠቅና እንዲለሰልስ ማለት ያው በተረከዛችን የተለያየ አቧራ ጥፍራችን ውስጥ ተረከዘናችሁን ውስጥ እና የውስጥ ሱሪያችን ውስጥ የውስጥ እግራችን ውስጥ እንዳይገባ ያደርጋል ማለት ነው። ይህ ካልሲ ስለዚህ ያው በጣም ብዙ ጠቀሜታዎች አሉት። ሌላው ነገር ደግሞ ካንሲን በቀላሉ የምናገኘው ጨርቅ አይነት ነው ማለት ነው። ያ ማለት ያው በቀላሉ መግዛት እንችላለን ዋጋውን እርካሽ ነው ያው ያ መሆኑ ጥቅሙ ደግሞ ምንድነው? እሱ ለመቀያየር ይረዳናል ማለት ነው። ምንድነው? የምንቀይረው ለምሳሌ እዚህ ከሃያ ብር ጀምሮ ማግኘት እንችላለን። ስለዚህ አንድ ሰው አዎ ቅርጽ አላቸው የራሳቸው ጥራት እንዳለው ሁሉ ግን ያው ትንሽ መጠናቸው ላይ ላውራ አንዳንድ ካልሲዎች አሁን ያው እንደ ፋሽን ተደርገው ይወሰዳሉ። በጣም አጭር እና የውስጥ የውስጥ እግራችንን ብቻ የሚሸፍኑ አይነት ካልሲዎች አሉ። እነዚህ በጣም ትንንሽ የሆኑ ካልሲዎች ናቸው ከጫማ ውስጥ ራሱ ወጥተው አይታዩም እናጥልቅም አናጥልቅም አይታይም ማለት ነው። ሌላው ደግሞ ይሄ መጠነኛ ካልሲ አለ እሱ ካልሲ ደግሞ እስከ ቁርጭምጭሚታችን ድረስ ይሸፍንልናል ማለት ነው። የእግራችን እስከ ቁርጭምጭሚታችን ክፍል ድረስ ይሸፍናል ማለት ነው። ሌላኛው እንግዲህ የካልሲ አይነት ደግሞ ረጅሙ ካልሲ ነው ያው አባቶች ብዙ ጊዜ ይጠቀሙታል። በፊት ላይ እሱ ነበር ያለው መጀመሪያ ላይ ማለት ነው። ትንሽ ረዘም ያለ ካልሲ ነው። ያው አባቶች እሱን ነው የሚጠቀሙት። ከዛም ደግሞ አንዳንድ እግር ኳስ ተጫዋቾች የሚጠቀሙት አይነት ለየት ያለ ካንሲ አለ እሱን ካልሲ ተጠቅሜው አላውቅም የእግር ኳሶቹን ማለት ነው። በጣም ረጅም እና ያው ጉልበት አካባቢ ድረስ ሊደርስ የሚችል አይነት ካልሲ አለ። ያው በአጠቃላይ ካልሲ ምንድነው? እግራችንን ሸፍኖልን አንደኛ ከብርድ ይከላከልልናል ሁለተኛ እግራችን ከተለያየ ቆሻሻ ይከላከላል ማለት ነው። እንዳይሰነጣጠቅም ይረዳል ማለት ነው። ስለዚህ አሪፍ የሆነ ጨርቅ ነው አሪፍ የሆነ ልብስ ነው ያው ሰዎች ቢጠቀሙትም ብዬ እመክራለሁ

እሺ እንግዲህ ራስ ማለት ጭንቅላት ማለት ነው ያው ራስ ይባላል በሌላ አባባል ራስ ነው እሚባለው ያው ጭንቅላት ማለት ነው ጭንቅላት ማለት ደግሞ ይሄ ከአንገታችን በላይ ያለው ክፍል ወይንም ደግሞ ፀጉር የሚበቅልበት ክፍል ራስ ተብሎ ይታወቃል ማለት ነው። ምክንያቱም ያው ይሄ ተቀያሪ ስም ነው ብዙ ጊዜ በአባባል ነው ይሄ ነገር የሚባለው ማለት ነው ራስ የሚባለው በአባባል ነው እንጂ እንደዚህ ማለት ብቻ በተለምዶ ተለምዷል። ራሴ የሚለው ቃል እንግዲህ በዋናነት አሁን አንዳንድ ጊዜ ሰዎች ምን ሲባል ምን ሲሉ ይስተዋላል ራሴን አመመኝ ይባላል ማለት ነው ያ ምንድነው ራሴን አመመኝ ማለት በተዘዋዋሪ ጭንቅላቴን አመመኝ እንደማለት ነው። እና ሌላ ጊዜ ደግሞ ያው የራስ ቅል ይባላል ሙሉ ለሙሉ ይሄ የጭንቅላታችን ሙሉ ክፍል ማለት ነው የራስ ቅል እሚባለው ያው ቅል እሚባለው ለምንድነው? ራስ ይሄ በተፈጥሮ የሚበቅለው ቅል የሚባል እጽዋት አለ ያ ቅል እሚባል እጽዋት ካፈራ በኋላ መጨረሻ ላይ የሚወጣው ቅል ነው እሚባለው ማለት ነው ቅርጹ ትንሽ ለየት ይላል። እና ያ ቅል የሚባለው ነገር ምንድነው? ራስ ከራስ ጋር ይመሳሰላል ማለት ነው። ለዛም ነው ራስ ቅል እሚባለው ማለት ነው ያው ቅርጹ ተመሳሳይ ስለሆነ ነው ስለሆነ ማለት ነው። እንግዲህ ያው አንዳንድ ጊዜ ጭንቅላታችን ላይ ወይንም ሲያመን ወይንም ደግሞ እንደዚህ እርግብግቢታችን እንትን ሲል ራስ ምታት ሲያመን ማለት ነው። ራስ ራሴን አመመኝ ምናምን ይባላል ያ ራስ ምታት የሚባለው በራሱ ያው የጭንቅላት ህመም ነው ራስ ምታት እሚባለው። በተለምዶ ግን ራስ ምታት ይባላል ያው ራስ ምታት ማለት እራስ ተመቶ ሳይሆን ራሳችንን ሲያመን ወይንም ደግሞ ጭንቅላታችንን ሲያመን ነው። ራስ ምታት ይዞኛል ምናምን ይባላል እንዲያውም እንደዚህ የተለያዩ ፋርማሲዎች ጋር ሄጄ ራሱ ምን እላለሁ የራስ ምታት መድሃኒት ስጠኝ ምናምን ብዬ እጠይቃለሁ ማለት ነው። ያው አባባል ነው እንደዛ ይባላል ራስ ምታት ይባላል ህመም ነው የራስ ህመም ሲሆን ነው ማለት ነው። እና እንደዛ ይባላል ሌላው ደግሞ ይሄ ከራስ ጋር በተያያዘ ማለት ነው እኔ እራሴ ምናምን ነገር ይባላል አሁን እኔ ራሴ ስል እኔ እራሴ ማለት እኔ እኔ በግሌ ምናምን እንደማለት ነው። እኔነቴን እየገለጽኩ ነው ያ ነገር ከምን ጋር ይያያዛል እኔ ራሴ ማለት እኔነት ማለት ራስ ማለት ነው። ወይንም ደግሞ ሰው ማለት አዕይምሮ ማለት ነው እንደማለት ነው። ያው ሰው ያስባል ሰዎች ከሌሎች እንስሳቶች የሚለዩበት ዋነኛውና አንዱ ማሰባችን ነው። ያው እንስሳዊነት ባህሪ አለ ግን በዋናነት አንደኛው በዋናነት ማሰባችን ነው ስለዚህ ያ ማሰብ ደግሞ ማሰብ የማን ድርሻ ነው ትልቁን ድርሻ የሚይዘው የጭንቅላት ድርሻ ነው ጭንቅላት ማለት ደግሞ ራስ ማለት ነው። ከዛ አንፃር ይመስለኛል እኔ ራሴ ብለን እራሳችንን እምንጠራው ማለት ነው ያው ከሰዎች ጋር አንዳንድ ጨዋታዎችን ስንጫወት ወይንም ደግሞ ወሬ ስናወራ እኔ ራሴ ብለን እናወራለን ማለት ነው። እና ያው እኛነታችንን በግላችን እኛነታችንን እና አሳቢነታችንን የሚያሳይ ነገር ነው ማለት ነው። ራስ ማለት ስለዚህ ያው በዋናነት ራስ ሲባል ወይንም ደግሞ ራስ ቅል ሲባል ይሄ ፀጉርን አንድ ላይ ይዞ የሚገኘው ክፍል እንደማለት ነው። ስለዚህ ይሄን ይመስላል

እሺ እንግዲህ ያው ርዕሴ ትብብር ይላል ትብብር ማለት አንድ ላይ አብሮ መስራት ወይንም ደግሞ በህብረት አብሮ የሆነን ተግባር መተግበር ወይ በህብረት ማሰብም ሊሆን ይችላል ያ ነገር ምን ይባላል ትብብር ይባላል ማለት ነው። እንግዲህ ትብብር ስንል ከአንድ በላይ የሆኑ ሰዎች ማለት ሁለት ወይንም ደግሞ ከዛ በላይ የሆኑ ሰዎች አንድ አይነት ሀሳብ ላይ ሲስማሙ ሊሆን ይችላል ወይንም ደግሞ አንድ አይነት ተግባር። ሲሰሩ አንድ አይነት ተግባር ሲሰሩ አንድ ላይ ሆኖ አንድ አይነት ግን? ምንድነው እሱ እዚህ ጋር የሚሰሩት ለተመሳሳይ አላማ ወይንም ደግሞ ለተመሳሳይ ጥቅም ሊሆን ይችላል። ለተመሳሳይ አላማ ሊሆን ይችላል እንደገና ደግሞ ይሄ ብቻ ለተመሳሳይ ጥቅም የሚውል ነገር ወይንም ለአንድ ለምሳሌ ያህል ይሄንን በምሳሌ ባስረዳው ነው የሚሻለው። ለምሳሌ ያህል አንድ ሰው ቤት እየሰራ ከሆነ አሁን እዚህ ጋር እንዲያግዙት የተለያዩ ሰዎችን ሊለምን ይችላል ማለት ነው። ማለት ጥያቄ ሊያቀርብ ይችላል ቤት እየሰራሁ ነው እና መጥታችሁ በጉልበታችሁ አግዙኝ ሊል ይችላል ማለት ነው። ወይንም ደግሞ እዚህ ጋር አሁን በጉልበት ብቻ አሁን አንድ ለጊዜ ገንዘብም ሊጠየቅ ይችላል ሊጠይቅ ይችላል ማለት ነው። ዞሮ ያ ነገር ሰዎች ያንን ሀሳብ ተስማምተው መጥተው አብረው ለሱ ስራ ከሰሩለትና አንድ ላይ ሆኖ የእሱን ስራ ከሰሩ ምን ይባላል ትብብር ይባላል ማለት ነው። ወይንም ደግሞ እሱ ለሚያደርገው ነገር እነሱ የሆነ ድጋፍ ካደረጉ ወይንም ለምሳሌ የሀሳብ ሊሆን ይችላል የሀሳብ ድጋፍ ካደረጉለት የምክብርም ሊሆን ይችላል ያው ሀሳብና ምክር ተመሳሳይ ነገር ነው። ድጋፍ ካደረጉለት ሌላው ነገር ደግሞ በገንዘብ ከረዱት ወይንም ገንዘብ ከሰጡኝ ከሰጡት እንትኑ ግን የሰውየው ነው ግን ገንዘብ ከሰጡት ወይ ሀሳብ ከረዱት ያ ምን ይባላል ያው ትብብር ነው የሚባለው ማለት ነው። እና ያው ብዙ ጊዜ በትብብር የሚሰሩ የተለያዩ ነገሮች አሉ በተለይ ይሄ ከግል ነገር ይልቅ ይሄ ማህበራዊ የሆነ ነገር ላይ በደንብ ይጎላል ይሄ ነገር አንዳንድ ተቋማትን ለመስራት ለመሰረተ ትምህርት ቤትን ሊሆን ይችላል። የሃይማኖት ተቋማትን ሊሆን ይችላል ሰዎች አንድ ላይ ሲረባረቡና ሲተባበሩ ይታያል ማለት ነው። ያው በተለያየ ነገር ያግዛሉ እውቀት ያለው በእውቀቱ ያግዛል ማለት ነው። ገንዘብ ያለው በገንዘቡ ያግዛል እና ደግሞ ሌላው ደግሞ ያው በጉልበቱ ጉልበት ያለው በጉልበቱ ያግዛል። ሌላ ደግሞ ያው በተለያየ የተለያዩ እቃዎችን በመግዛት የሚያግዝም አለ ያ ማለት ያ መጨረሻ ላይ የተደረገው ነገር ምንድነው ያ በትብብር የተሰራ ስራ ይባላል ማለት ነው። ይህ ትብብር ይባላል ማለት ነው እና ያው በጣም አሪፍ ነገር ነው። ትብብር የሚለው ነገር በጣም ሰዎች ቢለምዱትና ቢዘወተር እላለው እንደውም በገጠር አካባቢ ይሄ ትብብር በጣም ጎልቶ የሚታይበት ወቅት አለ። አንዳንድ በባህላዊ መንገድ ያው የግብርና ስራ የሚሰራው በባህላዊ መንገድ ነው። እና ያን ግብርና ስራህን ለመስራት ሲተባበሩ እና ያለን ሰዎች አንድ ላይ በህብረት ሆነው ሲሰሩ ማለት ነው። ያ ምን ይባላል ያው ጅጊ ይባላል በአንዳንድ አካባቢዎች ላይ ደግሞ ደቦ ይባላል ያ ነገር። ምንድነው? እሱ ለምሳሌ የራሱ እቅድ ያወጡና ለአንድ ሰውዬ አጨዳ የሚያጭድ ከሆነ ያንን አጨዳ ሰዎች የሰፈር ሰዎች ተሰብስበው እዛ ሰውየው ጋር ዛሬ ያጭዳሉ ማለት ነው። በሌላ ቀን ደግሞ ሌላኛው ሰው ጋር እንደዛው ተሰብስበው እያዘዳዱ ማለት ነው። በዛ አይነት መንገድ ስራዎቻቸውን እየተባበሩ ያስኬዳሉ ማለት ነው። እና ይሄ ምርጥ የትብብር ሂደት ወይንም ስራ ነው እና በጣም ደስ የሚል ስራ ነው። እንግዲህ በየስራዎቻቸው ላይ እንደዛ በዙር ተባብረው አንድ ላይ ስራዎቻቸውን የሚያከናውኑበት ሂደት በሰፊው ይታያል። እንደዛ ሲያደርጉ ይስተዋላል እና በጣም አሪፍና የሚበረታታ ባህል ነው። ያው እነሱ በባህል መንገድ ነው የሚያደርጉት እና አሪፍ ነው ብዬ አስባለሁ።

እንግዲህ ያው ፕሮጀክት በሚል ርዕስ ላይ የተወሰኑ ነገሮችን ለማውራት እሞክራለሁኝ። ፕሮጀክት ማለት ትርጉሙ ያው ቃሉ እንግሊዘኛ ቃል ነው። ወደ አማርኛ ስንተረጉመው እንግዲህ ፕሮጀክት የሚለው ቃል ጥናታዊ ጽሁፍ እንደማለት ነው እንግዲህ ፕሮጀክት በተለያየ መንገድ ሊዘጋጅ ይችላል። ያው በዋናነት ፕሮጀክት የሚዘጋጀው አንደኛ ያው ትምህርት ቤት ላይ አንድ ተማሪ ተምሮ የሆነ ነገር ላይ ሊመረቅ ሲል ወይንም ደግሞ ስልጠና ሰልጥኖ ሊጨርስ ሲል ፕሮጀክት እንዲያዘጋጁ ይሰጣል ማለት ነው። ያ ማለት የተማረውን ነገር በተግባር እንዲያሳይና እዛ ጋር የሆነ ነገር ፈጥሮ እንዲናገር ማለት ነው። በተማረው መሰረት እንዲያሳይና ለማህበረሰቡ የሆነ ነገር እንዲያበረክት የሚረዳ ነገር ነው ማለት ነው። ይህ ፕሮጀክት እንግዲህ ጥናታዊ ጽሁፍ ይባላል ብዙ ጊዜ ያው የመመረቂያ ጥናታዊ ጽሁፍ ይባላል ማለት ነው። እሱ የራሱ የሆነ ስርዓቶች አሉት የሚሰራበት ስርዓት አለ። በምን አይነት መንገድም እንደሚሰራ ያንን ስርዓት ተከትሎ ያን ነገር ማዘጋጀት ነው ማለት ነው። እንግዲህ ወደ አማርኛ ቃሉ ስንመጣ ያው ጥናታዊ ጽሁፍ ስንል ስለ የሚጠናው አንድ ችግርን አንስቶ ወይንም ደግሞ አንድ ሰው በተማረው መሰረት የሆነ ችግርን አውጥቶ እዛ ችግር ላይ መፍትሄ መፈለግ ማለት ነው። ያው የመጀመሪያ ስራው የመጀመሪያው ስራው የሚሆነው ችግሩን መፈለግ ነው። ማለት ማህበረሰብ ውስጥ ምን አይነት ችግር አለ የሚለውን ነገር ይፈልጋል ማለት ነው ከዛም በኋላ ያን ችግር ካወጣ በኋላ እሱ በተማረውና ባጠናው መሰረት ያን ችግር እንዲት ልፈታው እችላለሁ የሚለውን ነገር ሀሳብ ያመጣል ማለት ነው። እና ያንን ሀሳብ በተለያየ ጽሁፍ አጠናክሮ እና የተለያዩ ለእነዚህ ግብአት የሚሆኑ ቃለመጠየቅ ሊሆን ይችላል እና የተለያዩ ነገሮችን መጠይቆች ሊሆኑ ይችላል የተለያዩ ከዚህ በፊት የተሰሩ መዛግብትን በማገላበጥ ሊሆን ይችላል ብቻ እነዛን ነገሮች አጠናክሮ የመፍትሄ ሀሳብ ያመጣል ማለት ነው። ያ ምንድነው? ጥናታዊ ጽሁፍ ወይንም ደግሞ ፕሮጀክት ይባላል ማለት ነው ያው ብዙ ጊዜ የመመረቂያ ጽሁፍ በመባል ይታወቃል ማለት ነው። ሌላው ነገር እንግዲህ ያው በመንግስት መስሪያ ቤቶች ውስጥ ወይንም ደግሞ በተለያዩ ተቋማቶች ውስጥ የተለያዩ ፕሮጀክቶች ይያዛሉ እነኛ ፕሮጀክት ብለን የምንጠራው ነገር አንድን ነገር ተግባራዊ የሚያደርጉበት ሂደት ነው ማለት ነው። ለምሳሌ እንደ ሀገር የኮሪደር ልማት ፕሮጀክት ተብሎ የተያያዘ ፕሮጀክት ነበረ አሁንም እየተተገበረ ያለ ያው ኦረዲ እስከ ወደ መጠናቀቅ ደረጃ ላይ ያለ ነገር ነው። ይህ ፕሮጀክት እንግዲህ ተብሎ የሚጠራው እንደ መንግስት አንድ ሀሳብ ላይ ተወያይቶ ወይንም ደግሞ አንድ ችግር ላይ ተወያይቶ ምንድነው ይህ ችግር ማለት በቂ የሆነ የእግረኛ መንገድ ያለመኖር ችግር ሊሆን ይችላል። እንደገና ደግሞ የአስፓልት የዋና ዋና አስፓልት መንገዶች የመጥበብ ችግር ይሆናል ማለት ነው። በእነዚህ ነገሮች ያው የነበሩ ችግሮች ናቸው ማለት ነው። ስለዚህ ለነዚህ ችግሮች መፍትሄ ይሆናል ተብሎ የመጣ እቅድ ነው ማለት ነው። ይህ ፕሮጀክት ማለት የኮሪደር ልማት ፕሮጀክት ማለት እና ያው ያ የኮሊደር ልማት ፕሮጀክት እንግዲህ ከጸደቀ በኋላ ያው ወደ ተግባራዊነት ነው የሚኬደው ማለት ነው። ስለዚህ የራሱ የሆነ አስፈጻሚ አካላት ይኖራል ማለት ነው። ይህ ማለት ማንኛውም ፕሮጀክት ላይ የራሱ የሆነ አስፈጻሚ አካል አለ ማለት ነው። ስለዚህ በዛ አካል አማካኝነት ስራው ተግባራዊ ይሆናል ማለት ነው። ያው ለዛ የሚበጀት የሚበጀት የራሱ የሆነ በጀት ይኖራል ከባለድርሻ አካላት የሚለቀቅ በጀት ይኖራል በዛ በጀት መሰረት እና በጸደቀው ውሳኔ መሰረት ስራው ይካሄዳል ማለት ነው። ስለዚህ ያ ፕሮጀክቱ ይካሄዳል እንደማለት ነው ያው ተግባር ነው ስራ ነው በዛም ጎን ማየት ይቻላል ፕሮጀክትን ማለት ነው። እና ይኸው ከሞላ ጎደል ይህን ይመስላል

እሺ እንግዲህ ጥያቄው ምን ይላል ስምህ ማነው ይላል? ማለት ነው ያው ስሜ ፍሬህይወት ይባላል። የራሴን ስም ለመናገር ፍሬህይወት ሳሙኤል እባላለሁኝ። እንግዲህ ይሄ ስምህ ማነው? የሚለው ጥያቄ ሰዎች ስማቸውን እንዲናገሩ የሚጋብዝ ጥያቄ ነው ማለት ነው። ያው ስም ማንነት ነው ስም ማለት መለያ ማለት ነው። ለምሳሌ አንድ ሰው የሚለየው ማንነቱ የሚለየው ወይንም ደግሞ አንዱ ሰው ከአንዱ ሰው የሚለየው በተለያየ ነገር ይለያያል። እርግጥ ሰው ሁሉ ተመሳሳይ አይደለም። በመልክ ይለያል። በአቋም ይለያል በቁመት ይለያል በመጠን ይለያል በጾታ ይለያል። ግን ደግሞ ያው በዋናነት እንደ መለያ ወይንም ደግሞ በመዝገብ ላይ የሚያዘው ነገር ስም ነው። እንግዲህ ያው ስም ብዙ ጊዜ በመዝገብ ላይ ሲሆን ወይንም ደግሞ በመታወቂያ በፓስፖርት ላይ ሲሆን ብቻውን አይደለም ከነ አባትና ከሀያት ጋር አንድ ላይ አብሮ ሆኖ የመጠራት ነገር አለ ማለት ነው። እና ሰዎች እንግዲህ ስምህ ማነው ተብሎ ሲጠየቅ ይህን መልስ። እንደየቦታውና እንደጠያቂው ሰው ማንነት ምላሹ ይሰጣል ማለት ነው። ይህንን ያልኩበት የራሴ የሆነ ምክንያት አለኝ። የመጀመሪያው ምክንያት ምንድነው? ለምሳሌ ያህል አንድ ሰው የሆነ ተቋም ውስጥ ገብቶ ቃል መጠየቅ ሊደረግለት። ሲል ስምህ ማነው ተብሎ ሲጠየቅ ሙሉ ስሙን ነው የሚናገረው ማለት ነው። ያ ማለት ከነ አባቱ ሙሉ ስምን ይናገራል ማለት ነው። ግን ደግሞ ከዛ ለምሳሌ የሆነ እንትን ፎርም ወይንም ቅጽ ነው የሚባለው። ቅጽ ተሰጥቶት ከዛን ያንን ቅጽ ለመሙላት ስም ሙሉ ስም ተብሎ ተጽፎ ዳሽ ሊደረግለት ይችላል። እና እዛ ቦታ ላይ የሚሞላው ስም ከነ አያቱ ሙሉ ስም ከተባለ ከነ አያቱ ነው የሚሞላው ማለት ነው። ስለዚህ ስሙን ከነ አያቱ ይሞላል ማለት ነው። ከዛ በተቃራኒ ደግሞ ስም እንግዲህ በተለያየ ቦታ ላይ የሚጠየቅበት ሁኔታ አለ። ለምሳሌ ያህል አንድ ሰው ለመተዋወቅ ወይንም ደግሞ ለጓደኝነት ስምን ይጠይቃል ስምሽ ማነው ስምህ ማነው? ብሎ ይጠይቃል ማለት ነው። የዛ ሰዓት ላይ ለጓደኝነት ሲሆን ስም ከነ አባት አይነገርም ያው ስም ስሙን ብቻ ነጥሎ ይናገራል ማለት ነው። ስለዚህ ያው በግለሰብ ደረጃ ከሰዎች ጋር ለመተዋወቅ ወይንም ደግሞ ጓደኝነት ለመመስረት ሲፈለግ ስም ብቻውን ነው የሚነገረው ማለት ነው። ስለዚህ ንጥል ስም ይነገራል ማለት ነው። እና ያው ይሄ ጥያቄ የተለያዩ ቦታዎች ላይ እንደ ሁኔታው ነው የሚቀርበው ማለት ነው። እና ለዚህ ስምህ ማነው ለሚለው ጥያቄም እንግዲህ የተለያየ መልስ ይሰጣል ማለት ነው። ያው ስምህ ማነው? እንግዲህ ጓደኛ የሌለኝ ሲሆን ደግሞ ብዙ ጊዜ ስም ማነው ተብሎ ሙሉ ለሙሉ ላይጠየቅ ይችላል። ማን ልበል ምናምን ሊባል ይችላል። ያው ይሄ ማን ልበል የሚለው ስልክ ላይ ብዙ ጊዜ ያው ይዘወተራል። እና በስልክ ሲሆን ብዙ ጊዜ ስምህ ማነው? የሚለው ቃል ይዘወተራል ማለት ነው። ያው በተዘዋዋሪ ስምን እንዲናገሩ የሚጋብዝ ጥያቄ ነው ማለት ነው። እንግዲህ ጥያቄውን በዚህ ያው በየቦታው ላይ ሊጠየቅ ይችላል እንደ አጠያየቁ ነው መልስ መስጠት ያለብን ማለት ነው።

እንደምን አደሩ ማለት እንግዲህ ያው የሰላምታ መለዋወጫ ቃል ነው። ይህ የስላምታ መለዋወጫ ቃል። የምንጠቀምበት የራሱ የሆነ ሰዓት አለው። ጠዋት ላይ ነው። ይሄንን ጣል የምንጠቀመው በተለይ ከአስራሁለት ስዓት ሰዓት አንስቶ። እስከ አምስት ሰዓት ድረስ። ባለው ጊዜ ውስጥ የጥዋት ጊዜ ውስጥ እንደምን አደሩ? ተብሎ ይጠየቃል ማለት ነው ሰላምታ ሲሰጥ ነው። ያንን ሰላምታ ወይንም ደግሞ ጥያቄ። የቀረበለት ሰው ደግሞ እግዚአብሔር ይመስገን። ብሎ ይመልሳል ማለት ነው። ያው እንደ ሰውየው መልስ ነው ይሄ የሚመልሰው አንዳንዴ እግዚአብሔር ይመስገን የሚል አለ። አንዳንድ ሰው ደህና ነኝ ሚል አለ አንዳንድ ሰው መልሶ እንደምን አደሩ ብሎ ጥያቄውን በጥያቄ የሚመልስ ሰው አለ ማለት ነው። ሌላኛው ደግሞ ደህና አደርክ ብሎ የሚጠይቅ እንደዛው ጥያቄውን ያው በጥያቄ መለሰ ማለት ነው። አንዳንዱ ደግሞ እግዚአብሔር ይመስገን አንተስ እንዴት አደርክ? እናንተስ እንዴት አደራችሁ ብሎ መልስ ይሰጣል ማለት ነው። በአጠቃላይ ያው እነዚህ ነገሮች አንደኛ ሰላምታ የመለዋወጫ መንገዶች ናቸው። ግን ይህ የሰላምታ መለዋወጫ መንገድ ጠዋት ሲሆን ነው የምንጠቀምበት ማለት ነው። ያው ቅድምም እንግዲህ ከዚህ በፊት ያለው ሪከርድ ላይም እንደተናገርኩት። ይህ እንደምን አደራችሁ የሚለው ወይም እንደምን አደሩ የሚለው ቃል ከአስራ ሁለት ሰዓት እስከ በቃ ከገፍ እስከ ስድስት ሰዓት። ግን አንዳንድ ጊዜ ያው አምስት ሰዓት ወደ ስድስት ሰዓት የሚሄድ ከሆነ። አምስት ሰዓት አካባቢ ላይ እንደምን አረፈዳችሁ ይባላል ማለት ነው። ያው እንደምን አረፈዳችሁ ማለት ያ ጊዜው ከጠዋት አልፏል። ግን ደግሞ ቀትር አልመጣም ማለት ነው። ውሎ አልተባለም ግን ደግሞ ጠዋትን አርፍዶታል ማለት ነው ስለዚህ እንደምን አረፈዳችሁ ይባላል ማለት ነው። ስለዚህ ያው ጠዋት ላይ እንግዲህ መጀመሪያ ስንነሳ እንደምን አደራችሁ ነው የሚባለው ተብሎ የሚጠየቀው ያው። ይህ ነገር ፈጣሪን ለማመስገን ወይንም ደግሞ ያው መምሸትና ማንጋት የፈጣሪ ስራ ነው። እና ፈጣሪን ያው ፈጣሪም የሰው ልጅን የፈጠረው ለምስጋና ነው። እና ብዝወቻችን ይህን ነገር ላንረዳ እንቺላለን እንደዛ ላናስበው እንቺላለን። ስለዚህ በዛስር በተጠየቅንበት ሰላምታ በተሰጠን ቁጥር የፈጣሪን ስም መጀመሪያ ላይ ማመስገን አለብን ማለት ነው። ለዛም ነው በተለምዶ እግዚአብሔር ይመስገን ተብሎ ምላሽ የሚሰጠው ለዛም ስለሆነ ነው። እና ሰወቺ ይህን እንደምን አደሩ የሚለውን ቃል የተለያየ ሰላምታ ሊሰጡ ይቺላሉ። አንዳንድ ግዜ ጥዋትም ሆኖ ራሱ ሰላም ነው። ሊሉ ይቺላሉ ወይንም ደግሞ እንዴት ነው ብለውም ሊሉ ይቺላሉ። ያው የሰላምታ አሰጣጥ ነው እንደየሰው ይለያያል። አሁን እነዚህ ሰላምታወቺ ምንድን ነው? ኖርማል ወይንም ኮመን ሰላምታወቺ ናቸው ይህ ማለት ይሄ የግዜ ገደብን አይለዬም ማለት ነው። ለምሳሌ እንደምን አደሩ የሚለው ቃል ጥዋት ላይ ብቻ ነው የምንጠቀምበት። ግን ሰላም ነው የሚለው ቃል ጥዋትም እንጠቀምበታለን ማታም እንጠቀምበታለን ቀንም እንጠቀሞበታለን ማለት ነው። እና አንዳንድ ግዜ ያው ጥዋት ላይም እንደዛ ሰላምታ የሚሰጡ ሰወወቺ አሉ። ሌላው ደግሞ እንዴት ነህ? የሚል ሰላምታ የሚሰጥ አይነት አሰጣጥ አለ የሰላምታ አይነት ይሄም የለውን ጊዜ ወይንም ደግሞ ሰዓት አይለይም ማለት ነው። ይህ የሰላምታ አሰጣጥ በቃ አጠቃላይ የሚሰጥ ሰላምታ ነው። ጊዜውን ስዓቱን አይለይም ማለት ነው። ግን ይሄ እንደምን አደሩ የሚለው ግን ለምሳሌ እንደምን አደሩ? እንደምን አርፈድ? እንዴት አመሹ? የሚለው እነዚ ቃላቶቺ ስዓቱን የሚለዩ ቃላቶቺ ናቸው ማለት ነው። ስዓት ትኩረታቸው ያው ስዓት ላይ ነው። ምኑን ወቅቱን ምን አይነት ሰዓት እንደሆነ እንደሆነ እንለያለን ማለት ነው። ጥዋት ነው ምሽት ነው ወይንም ቀን ነው የሚለውን ነገር እናውቅበታለን ማለት ነው።

እንግዲህ በር ይሰኛል ርዕሴ በር ማለት የሆነ ነገር መግቢያ እንደማለት ነው በር ሲባል የአንድ ነገር መግቢያ ቀዳዳ እንደማለት ነው። ለምሳሌ በር በርን የት የት እናገኘዋለን የሚለውን ነገር ላንሣ። አንደኛ ነገር በመኖሪያ ቤት ውስጥ በር እናገኛለን እንዲሁም አሁን አሁን ላይ መኖሪያ ቤቶች ውስጥ በጣም ብዙ አይነት በሮች አሉ። አንደኛ የፊት ለፊት በር ተብሎ የሚታወቀው ወይንም መጀመሪያ ወደ ቤት ስንገባ የምናገኘው በር ነው። ይህ በር እንግዲህ በሁለት አይነት መንገድ ይዘጋጃል። አንዳንድ ዘመናዊ ቤቶች ላይ ሁለት በር ፊት ለፊት ላይ ተገጥሞ እናያለን። አንደኛው በር በጣም ሰፊ ሲሆን አንደኛዋ በር ደግሞ ባለ አንድ ተካፋች በር ትሆናለች ማለት ነው። ያቺ በር ያው ማንኛውም በማንኛውም ጊዜ እንደ መግቢያነት የሚያገለግል በር ነው ማለት ነው። ያኛው ሰፊ በር ደግሞ ያው ብዙ ጊዜ አይከፈትም። መጋረጃ ተደርጎበት እንደ ውበትም የምንጠቀምበት አይነት በር ነው። እና በጣም ሰፊ ነው። ባለ ሁለት ተካፋች ሆኖ በጣም ትልቅ ነው እና ሰፋ ያለ ቦታ የሚይዝ ነው ማለት ነው። ፊት ለፊት ላይ ነው የሚሆነው እንደ ውበት እና እንደ ፋሽን ተደርጎ ነው የሚታየው ማለት ነው። ይህ በር እንግዲህ ሌላው ነገር ደግሞ ያው ውስጥ ላይ የተለያዩ በሮች ይዘጋጃሉ። እነዛ የሚዘጋጁት በሮች ደግሞ የተለያየ መግጠሚያ ይዘጋጅላቸዋል እንግዲህ በሮች የተለያየ ከተለያየ ነገር ይሰራል። አንደኛውና ዋነኛው የሚሰራበት እንግዲህ ከብረት ነው። ሌላው ደግሞ ያው ብረት ተደርጎ መስታወት የሚገጠምበት አይነት አለ። አሁን ላይ ያው በብዛት እነሱ ይዘጋጃሉ ማለት ነው። ሌላው ደግሞ እንግዲህ የውጪ በር ላይ ከተም በር ብለን የምናውቀው በተለምዶ የምንጠራው በሮች ደግሞ አሁን አሁን ላይ ከተለያየ ከአልሙኒየም ምርቶች እየተዘጋጁ በጣም ቅንጡና የሚያምሩ በሮች። እናስተውላለን ከተማ ውስጥ ከዛ ባለፈ እንግዲህ ኖርማል ደግሞ ከብረት የሚዘጋጁ በሮች አሉ ማለት ነው። ከዛ በዘለለ እንግዲህ በር እንደየሁኔታው በእንጨት የሚዘጋጅ በርም አለ። በጣም በሚያምር መልኩ ተደርጎ ከተለያዩ እንጨቶች የየራሳቸውን ቅርጽ ወጥቶላቸው በር ይዘጋጃል ማለት ነው። እሱ ያው የራሱ የሆነ ውበት አለው ማለት ነው። እንግዲህ እኔ በርን ሳነሣ ምን ጊዜም የሚገርመኝ የአይሎፕራን በር ነው እና የአይሎፕራን በር አይታችሁ ከሆነ? የአይሎፕራን በሩ ሲከፈት አንዳንድ አይሎፕራኖች ላይ ማለት ቪዲዮ ላይ ነው ያየሁት ይሄን ነገር አንዳንድ አይሎፕራን ልክ በሩን ሲከፍቱት በውስጥ በኩል የሚዘረጋ ደረጃ አለው ማለት ነው። ያ ደረጃ እንግዲህ በፒስተን ፒስተን መሰለኝ ያለው ያው መዘርጊያው ፒስተን ይኖረዋል ፒስተኑ ነው ወደ ውስጥ የሚገባው ማለት ነው። ልክ በሩ ሲከፈት ረጅም ፒስተን የሚዘረጋ ፒስተን አለ ያ ፒስተን ተከትሎ ደግሞ የሚወርድ ደረጃ አለ ማለት ነው። ያው ይሄ ማለት ከበሩ ጋር አንድ ላይ ተያይዞ የተሰራ ነው ማለት ነው። ያው የውስጠኛው አካል ደረጃ ነው እና በውጪ በኩል ከተዘጋ በኋላ ሲታይ ያው ኖርማል በር ነው ማለት ነው። እና እንደዛ በጣም ከገረመኝ እና የሆነ ከዚህ በፊት ጠብቄው አላውቅም ነበር እንደዛ ይሆናል ብዬ እና ይህንን በር አስተውያለሁ ማለት ነው። ሌላው ነገር እንግዲህ ያው የተለያዩ መኪናዎችም ላይ ያው የራሳቸው በር የሚገጠምላቸው አለ ማለት ነው። አሁን ላይ ምንድነው በር በዘመናዊ መልኩ አንዳንድ ህንፃዎች ላይ ተገጥሞ እናያለን እና ይህ ህንፃ ምንድነው? ያለው ሴንሰር የተገጠመላቸው በሮች አሉ ማለት ነው። ለምሳሌ ያህል አንድ ሰው ወደ በሩ የተወሰነ ሜትር ወይንም ደግሞ ሴንቲሜትር ሊሆን ይችላል በተጠጋ ቁጥር በሩ ይከፈታል ማለት ነው። ይህ ያው እንግዲህ በኮቴ ነው የሚሰራው ማለት ነው። ሴንሰሩ እዛ አካባቢ ላይ ስንረግጥ በሩን ይከፈትልናል እና ያን በር አልፈን የተወሰነ ሴንቲሜትር ከበሩ ስንርቅ መልሶ በሩ ይዘጋል ማለት ነው። ይሄ እንግዲህ ያው ዘመናዊ አይነት የበር አገጣጠም ነው ማለት ነው። እና በጣም ደስ ይላል

ርዕሴ ይቅርታ ይሰኛል ይቅርታ ማለት እንግዲህ አንድ የበደልነውን አካል ወይንም ደግሞ ጥፋት ካጠፋን በኋላ ይቅር በሉኝ ወይንም ደግሞ ተውልኝ እንደማለት ነው ያንን ነገር እርሱት እንደማለት ነው። ወይንም ደግሞ አጥፍቻለሁ እንደማለት ነው ይቅርታ ማለት ይቅርታ እንግዲህ በተለያየ መንገድ ልንጠይቅ እንችላለን እኛም ልንጠየቅም እንችላለን። ያው እለት በእለት በምናረገው እንቅስቃሴ ሰዎች ከሰዎች ጋር ባለን መስተጋብር ወይንም ከጓደኞቻችን ጋር ሊሆን ይችላል። እንግዲህ የማንስማማበት ሀሳብ ሊኖር ይችላል። እዛ ሀሳብ ላይ ሳንስማማ ስንቀር የተለያዩ ግጭቶች ሊነሱ ይችላሉ። ከዛ ግጭት አንፃር እንግዲህ አንደኛው አካል ሊቀየም ወይንም ደግሞ ሊከፋ ይችላል። መከፋትም ብቻ ሳይሆን አንዳንዴ ሳናስበው ያው ሰዎችን ልንጎዳ እንችላለን። ያው ምንድነው? እሱ የሚመከረው ሰዎች የቱንም ያህል ቢጎዳዱ

እሺ ቃለመጠይቅ ማለት እንግዲህ አንድ ሰው ስለሚፈልገው ነገር ወይንም ደግሞ ስለ አንድ ነገር መረጃ ማወቅ ሲፈልግ የሚያቀርባቸው ጥያቄዎች ማለት ነው ቃለመጠየቅ የሚባለው። ለምሳሌ ስለ ግለሰብ ቃለመጠየቅ ብዙ ጊዜ ሰዎች የሆነ ስራ ለመቀጠር ሲፈልጉ ወይንም ደግሞ ሊቀጠሩ ሲሉ የሚያደርጉት ቃለመጠየቅ አለ። እንግዲህ ቃለመጠየቁን የሚያቀርበው አካል ቀጣሪው ይሆናል ተቀጣሪው ደግሞ ቃለመጠየቁ ቃለመጠየቁን ተጠያቂ ነው ማለት ነው። ቃል መጠይቅ ማለት እንግዲህ በጥያቄና በመልስ ውስጥ የሚደረግ ልውውጥ ማለት ነው። ቃለመጠይቅ እንደ የሁኔታው የራሱ ህግና ደንቦች አሉት ማለት ነው። እንግዲህ እሱ የሚወስነው እንደየሁኔታውና እንደየድርጅቱና ቃለ መጠይቁ ለተፈለገለት አላማ እንደሚውል ተደርጎ የራሱን ህግና ደንቦች አሉት። እና በስፋት ያው ሰዎች ለምሳሌ ከዛ ከስራ ቅጥር በተጨማሪ የተለያዩ የቪዛ ወረቀቶችን ለማግኘት ሲሉ ቃለ መጠየቅ ይደረግላቸዋል። እንግዲህ ቃለመጠየቅ ማለት በቃል መልኩ የሚዘጋጁ ጥያቄዎች ማለት ነው ወይንም የሚጠየቁ ጥያቄዎች ናቸው። ቃለመጠቅይ ብዙ ጊዜ ፊት ለፊት አካል ለአካል ፊት ለፊት ቁጭ ብሎ ሊካሄድ ወይንም ደግሞ ሊደረግ ይችላል። አንዳንድ ጊዜ ደግሞ አሁን በዘመናዊ መንገድ በኦንላይን ወይንም ደግሞ በቪዲዮ ኮል አማካኝነት ቃለመጠይቅ ሊደረግ ይችላል ማለት ነው። እነዚህ የቪዲዮ ኮል ቃለመጠየቆች ያው ፎቶ ፊት ለፊት ለፊት ለፊት እየተያዩ ጠያቂውና ተጠያቂው አካል ማለት ነው። በተለይ ይሄ ነገር የሚስተዋለው ያው ለተለያየ ለስራም ቅጥር የመጀመሪያ ቃለመጠይቅ በዛ መልኩ ይካሄዳል ማለት ነው። እንግዲህ ያው በአጠቃላይ ቃለ መጠይቅን ስናይ ዋና አላማነቱ አንድ ነገር ላይ በቂ የሆነ መረጃን መሰብሰብ ነው። የመጨረሻ ግቡም የሚሆነው ያ ነው። ምክንያቱም አንድ ሰው ለምሳሌ ስራ ሲቀጠር ቃለ መጠይቅ ይደረግለታል ቃለ መጠይቅ የሚደረግለት አንደኛ ነገር የዛ የተ የተቀጣሪውን ግላዊ ማንነት በደንብ ለማወቅ እና በጥልቀት ለመመርመር ይረዳል ማለት ነው። ሌላው ነገር ደግሞ እውቀቱን ምን ያህል ክህሎቱን ለመመርመር እና ለማወቅ ይረዳል ማለት ነው። ያው እነዚህ ነገሮች በጥያቄ በተለያየ መልኩ እየተዋዛ የሚጠየቅ ይሆናል። ሌላው ደግሞ በተጨማሪ የሰውየውን የግል ደካማና ጠንካራ ጎኑንም በዛው ለማወቅ ይረዳል ማለት ነው። ሌላው ደግሞ ያው እንግዲህ ሰዎች ለቦታው እኛ ለምንፈለግለት አላማ ይመጥናል አይመጥንም የሚለው አብዛኛው ከስልሳ ፐርሰንት በላይ የሆነው ቃለ መጠይቅ ላይ ነው የምወሰነው ማለት ነው። ምክንያቱም አንድ ሰው መጀመሪያ ላይ የጽሁፍ ፈተና ሊፈተን ይችላል ያንን የጽሁፍ ፈተና አልፎ ግን ብዙ ጊዜ ቃለመጠይቅ ላይ ሊወድቅ ይችላል ማለት ነው። ምክንያቱም የሰውየው ግላዊ ማንነት በደንብ የሚገመገመው ቃለመጠይቅ ላይ ነው። ስለዚህ ሰውየው እዛ ጋር ራሱን እያጫረተ ነው ማለት ነው ወይንም ደግሞ ከሌሎች ሰዎች ጋር እየተመዘነ ነው ማለት ነው። እና በዚህ አጋጣሚ ሰዎች የስራ ቃለመጠይቅ ካለባቸው በደንብ ዝግጅት ሊያደርጉ ይገባል ማለት ነው። እንደዛም እመክራለሁ በተለይ አንዳንድ ሰዎች ፊት ለፊት ለፊት ቃለ መጠይቅ ላይ የሚደነግጡ አይነት ሰዎች አሉ። እንደዛ ያሉ ሰዎች በደንብ ልምምድ ሊያደርጉ ይገባል ምክንያቱም ለቀጣሪያቸው ራሳቸውን በደንብ ማብራራት እና ግልጽ አድርገው መናገር አለባቸው። ምንም እንኳን ስራውን ቢችሉትም ግን ያን ነገር በደንብ ቃለ መጠይቅ ላይ ካልተናገሩና ቀጣሪውን አካል ካላሰመኑ የሰውዬ ወይንም ድርጅቱ ሊቀበላቸው አይችልም። ስለዚህ እዚህ ላይ በደንብ ትኩረት ቢያደርጉ ብዬ እመክራለሁኝ

እሺ ርዕሴ እንግዲህ ጃንዋሪ ይላል። ጃንዋሪ ማለት ቃሉ የአማርኛ ቃል አይደለም ጃንዋሪ ማለት ቃሉ እንግሊዘኛ ቃል ነው። ወደ አማርኛ ስንተረጉመው ጃንዋሪ ማለት ጥር እንደማለት ነው። ያው ጃንዋሪ በፈረንጆች ወይንም ደግሞ በውጪ ሀገራት በአውሮፓ ሀገራት የአዲስ ዘመን መለወጫ ወይንም አንደኛ ወር በመባል ይታወቃል ማለት ነው። ከክሪስመርስ በኋላ ያለ የመጀመሪያው ወር ነው ማለት ነው። እንግዲህ እነሱ ዘመናቸውን ወይንም ደግሞ አመታቸውን የሚቀይሩት ጃንዋሪ ላይ ነው ማለት ነው ጃንዋሪ አንድ ብለው ይጀምራሉ ማለት ነው። በኢትዮጵያ ግን ጃንዋሪ ማለት ጥር ማለት ነው። በኢትዮጵያ ስለዚህ ጥር በኢትዮጵያ አምስተኛው ወር ነው ማለት ነው። ያ ማለት አዲስ ዘመኗን ከቀየረች አምስት ወራት አስቆጥራለች ማለት ነው። አዲስ አመት ከተቀየረ አምስት ወር አስቆጥሯል ማለት ነው ጃንዋሪ ማለት ጥር ነው። እንግዲህ ያው በእነሱ ይመስለኛል በውጭዎች ይሄ ጃንዋሪ የሚባለው ወር የተለያየ በረዶና ዝናባማ የሚሆንበት ወቅት ነው። ኢትዮጵያ ውስጥ ግን ስንመጣ ስለ ኢትዮጵያው ላውራና ጃንዋሪ ላይ ወይንም ደግሞ ጥር ላይ ዝናብ የሌለበት ወይንም ደግሞ በጋ የሚባለው ወቅት ነው ማለት ነው። የጃንዋሪ የሚባለው ወቅት ወይንም ጥር የሚባለው እንግዲህ እዚህ ጥር ላይ የተለያዩ ክብረ በዓላት አሉ በኢትዮጵያ። አንደኛ በዓል የምናከብረው በዓል ጥምቀት ተብሎ የሚታወቀው በዓል ነው። እንግዲህ ጥምቀት ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ የጥምቀትና የመገለጥ በዓል ነው ማለት ነው። ያው ከጥምቀት ጋር ተያይዞ ከተራ ተብሎ አንድ ላይ ተያይዞ ሁለቱ ቀኖች ይከበራሉ ማለት ነው። ከተራ ማለት ከተረ ገደበ ከሚለው ቃል የመጣ ሲሆን ያው በአጠቃላይ ተገለጠ እንደማለት ነው። እና ጥምቀትን በስፋት ይከበራል። ከዛ በተጨማሪ እንግዲህ ይህ የጥር ወር ወይንም ደግሞ ጃንዋሪ ወር ላይ ኢትዮጵያ ውስጥ ብዙ ሰርግ የሚከናወንበት ወይንም ደግሞ የሰርግ ስነ ስርዓት የሚካሄድበት ወቅት ነው። በዚህ ወቅት እንግዲህ ብዙ ወላጆች ልጆቻቸውን ይድራሉ እንዲሁም ወጣቶች ደግሞ አዲስ ጎጆ የሚቀልሱበት ወይንም ደግሞ አብረው የሚኖሩበት። ሌላው ነገር ደግሞ ያው ሰርግ ማለት የእወቁልኝ ፕሮግራም እንደማለት ነው ወይንም ዝግጅት እንደማለት ነው። ስለዚህ ለሰዎች አንድ ላይ መሆናቸውን የሚያሳውቁበት ወቅት ነው ማለት ነው። እና ያው በኢትዮጵያ በገጠሩ በከተማውም አካባቢ በሁለቱም አካባቢ በዚህ ወር ላይ በጣም ብዙ ሰርጎች ይካሄዳሉ። እንግዲህ ያው ወቅቱም አንደኛ ከዝናብ የጸዳ ወቅት ስለሆነ እነዚህን ዝግጅቶች ለማድረግ በጣም ወሳኝነት እና አመቺ የሆነ ወቅት ነው ማለት ነው

እሺ ፍራፍሬ በሚል ርዕስ ላይ እንግዲህ የተወሰነ ነገር አወራለሁኝ ፍራፍሬ ማለት እንግዲህ የተለያዩ የሚበሉ ነገሮች ናቸው እነዚህ ፍራፍሬዎች ለጤና በጣም ጠቃሚ የሆኑ ነገሮች ናቸው ፍራፍሬዎችን ከየት እናገኛለን ብለን ብናይ የተለያዩ ዛፎች ወይንም ደግሞ አታክልቶች የሚያፈሯቸው ፍሬዎቻቸው ማለት ነው። እንግዲህ ፍራፍሬ ብለን የምንጠራቸው ነገሮች በጣም ብዙ ናቸው መዘርዘር ይቻላል አንደኛ ያው ሙዝ ብለን መያዝ እንችላለን ሌላ ደግሞ ያው ብርቱካን አለ ፓፓያ ማንጎ አቮካዶ መንደሬን ትርንጎ ሎሚ እና ያው በጣም ብዙ ናቸው ሀባብ አለ አፕል ከዚህ ጋር ተያይዞ እንግዲህ በጣም ብዙ ፍራፍሬዎች አሉ እንግዲህ እነዚህን ፍራፍሬዎች አንዳንድ ሰዎች ያው ግቢያቸው ውስጥ በመትከል እና ተክለው በመንከባከብ ይመገቧቸዋል ሌሎች ደግሞ እንግዲህ ከገበያ በመግዛት ይምገባቸዋል ማለት ነው እንደ አጠቃላይ ያው ለሰው ልጅ ጤንነት በጣም ወሳኝ እና አስፈላጊ የሆነ ነገር ነው። እንደውም ከጤና አንፃር ማንኛውም ሰው ከምግብ በኋላ ወይንም ደግሞ ከምግብ በፊት ቢጠቀመው ብዬ እመክራለሁኝ ማለት እድሉ የማግኘት እድሉ ያለው ሰው እና ያን ነገር የመግዛት አቅም ያለው ሰው ይሄን ነገር ለጤናው በቀን ውስጥ ቢያንስ አንድ ፍራፍሬ ቢመገብ ብዬ እመክራለሁ ከዛ በተጨማሪ ደግሞ ያው ፍራፍሬዎችን በተለያየ መንገድ እንመበባቸዋለን አንደኛ ያው በአብስለን በጁስ መልክ በመፍጨት እና አንድ ላይ ከሌሎች ፍራፍሬዎች ጋር አንድ ላይ በማድረግ በጁስ መልክ የምንመገብበት ሁኔታ አለ ሌላው ነገር ደግሞ ያው እንደበሰለ አጥበን ልጠን የምንበላበት ወይንም የምንመገበት ሁኔታ አለ ሌላው ነገር ደግሞ ያው ፍራፍሬዎች የተለያዩ ፍራፍሬዎች ከተለያየ የምግብ አይነቶች ጋር አንድ ላይ በማድረግ እንመገባለን ለምሳሌ ሙዝን ብንወስድ በተለያየ መንገድ ነው የምንጠቀመው ማለት ነው ይሄን ስል ምንድነው እሱ ሙዝን ከዳቦ ጋር አንድ ላይ በማድረግ እንመገበዋለን ማለት ነው። ሌላው ነገር ደግሞ ያው ከዚህ ጋር ተያይዞ ቡርቱካንም እንግዲህ ተጨምቆ ከተለያየ መጠጥርች ጋር አብሮ ይጠጣል እንደዛም እንጠቀመዋለን ለጤናም በጣም ተስማሚና አሪፍ የሆነ ነገር ነው። ስለዚህ ሰዎች በምግባቸው ውስጥ ወይንም ደግሞ ፍራፍሬን አብዝተው ቢጠቀሙ አንደኛ የደም ዝውውራቸው በጣም አሪፍ እየሆኗል ማለት ነው። ሌላው ነገር ደግሞ የምግብ መፈጨት ወይንም ከአንጀት ጋር በተያያዘ የዛ የምግብ መፈጨት ችግር አያጋጥማቸውም ማለት ነው ያንን ችግር ይፈታሉ ማለት ነው ሌላው ነገር ደግሞ ሰውነታቸው የተስተካከለ አቋም እንዲኖረው ይረዳቸዋል ማለት ነው ከዛ በተጨማሪ ደግሞ አላስፈላጊ ስብ ይወገዳል ማለት ነው። አላስፈላጊ ስብ ወይንም ውፍረት በውርጭ የመሳሰሉት ነገሮች አይኖራቸውም ማለት ነው እና ከዛ በተጨማሪ ደግሞ ለአእምሮአቸው እድገት በተለይ ለህፃናት በጣም ጠቃሚ የሆነ ነገር ነ። ሌላው ነገር ደግሞ ፍራፍሬ በዋናነት ቫይታሚን ሲን አብዛኞቹ ስለሚይዙ በውስጣቸው በሽታ የመከላከል አቅማቸው ህፃናት ከፍተኛ ይሆናል ማለት ነው ፍራፍሬ የሚመገብ አንድ ህፃን ልጅ በከፍተኛ ሁኔታ በሽታን የመቋቋም ሀይሉ አሪፍ ይሆናል ማለት ነው። ያው ከዛ አንፃር በተለይ ለልጆችም ለአዋቂም ፍራፍሬን አብዝተው ቢጠቀሙ ብዬ እመክራለሁኝ።

እሺ እንግዲህ ምንድነው እሱ ርዕሳችን ትንሽ ይሰኛል ማለት ነው። እንግዲህ የቃሉ ትርጓሜ ትንሽ ማለት ምን ማለት ነው? መጠንን የሚገልጽ ወይንም ደግሞ ብዛትን የሚገልጽ ነገር ነው። ስለዚህ ከተገመተው ወይንም ደግሞ ከሚጠበቀው ደረጃ ያነሰ ማለት ነው። ትንሽ ማለት እንግዲህ ይህ ትንሽ የሚለው ቃል በተለያዩ አረፍተ ነገሮች ውስጥ ልንጠቀማቸው እንችላለን። ለምሳሌ ትንሽ ጊዜ ስጪኝ ወይንም ደግሞ ትንሽ ጊዜ ስጠኝ ይባላል። ይህ ማለት ከአንቺ ጋር ወይንም ደግሞ ካንተ ጋር አብሬ የማሳልፈው ጊዜ ስጠኝ እንደማለት ነው። ያ ማለት ያው ሀሳብህን ወደ እኔ አድርገህ ወይንም ወደ እኔ አድርገሽ አብረሽኝ የምትሆኚበት ጊዜ ስጪኝ እንደማለት ነው። ያ ትንሽ የሚለው ቃል የተወሰነ ገደብ ያለው ነገርን ይገልጽልናል ማለት ነው። እና ያው ከዚህ ይሄ ትንሽ የሚለው ቃል እንግዲህ ሌላ ብዙ አይነት ነገሮች አሉ። ከዚህ ጋር ማንሳት የምንችላቸው ለምሳሌ። ትንሽ ብሰራ ኖሮ እየተሻለ ገቢ አገኝ ነበር። ሲባል አንድ ሰው እንደዚህ ብሎ ቢያወራ ለምሳሌ የሆነ ያገኘው ገቢ አለ ግን በዛ ገቢ ላይ ተጨማሪ የተወሰነ ነገር ብሰራ ወይንም የተወሰነ ነገር ብጨምር ኖሮ ገቢዬ ያድግ ነበረ የሚል ሀሳብ አለው ማለት ነው። እንግዲህ ያው በአጠቃላይ ምንድነው ይሄ ትንሽ የሚለው ቃል መጠንን ለመግለጽ ነው። ይህ ነገር ያው አንዳንዴ አንጻራዊም ሊሆን ይችላል። ያ ማለት ለምሳሌ ከዚህ ከአዲስ አበባ አዳማ ለመሄድ ትንሽ ራቅ ይላል ቢል አንድ ሰው ወይንም ደግሞ ከአዲስ አበባ ደብረ ብርሃን ለመሄድ ትንሽ ራቅ ይላል መንገዱ ቢል ያ ለማለት ፈልጎ ነው። የርቀቱን መጠን ለመግለጽ ፈልጎ ነው ያው ይርቃል ሲል መራቁን ትክክለኛ ነገር ተናገረ። ከዛም በኋላ ደግሞ የራቀበት ሁኔታን እያብራራ ነው ማለት ነው። እንደ ተጨማሪ ማብራሪያ ሆኖ ነው የገባው ማለት ነው። እዚህ ጋር ትንሽ የሚለው ቃል ርቀቱ እንዳለ ሆኖ ወይንም ደግሞ ዋናው ቃል እንዳለ ሆኖ ግን ይሄኛውን ትንሽ ብሎ ተለጣፊ ወይንም ደግሞ እንደ መጠንን ገልጾ ምን ያህል እንደሚርቅ ያ አህሉን ነው የገለጸው ማለት ነው። ያው አንዳንድ ጊዜም አንጻራዊ ሊሆንም ይችላል። ያው በአጠቃላይ ይሄ የትንሽ የሚለው ቃል ተቃራኒው ትልቅ የሚለው ነው ማለት ነው። ያው በመጠን ትልቅ ማለት ግዙፍ እንደማለት ነው። ይህ ተቃራኒ የሆነ ቃል ነው ማለት ነው። የትንሽ ተመሳሳይው ቃል ደግሞ አነስተኛ ነው ማለት ነው። ለምሳሌ ያህል አንዳንድ ነገሮችን ማነፃፀር እንችላለን ትንሽ ከሚለው ቃል ተነስተን ቃል ተነስተን ለምሳሌ ፍየል ከፍየል በእንስሳቶች ሲሄድ ማለት ነው። ፍየል ዶሮ ከፍየል ታንሳለች ወይንም ደግሞ ትንሽ ነች። ብዬ ስናገር እዚህ ጋር ለመግለጽ የፈለኩት አንድ ዶሮንና ፍየልን ለይቶ የማያውቅ ሰው የዶሮ መጠኗ ወይንም ደግሞ የአካሏ መጠን አነስተኛ እንደሆነና የፍየል መጠን ደግሞ ትልቅ እንደሆነ ከዶሮ አንፃር ሁለቱን ነገሮች እያነፃፀርኩ ነው ማለት ነው። ስለዚህ እንደ ማነፃፀሪያነትም ያገለግላል ማለት ነው። ግን ስናነጻጽር መጠንን በተመለከተ ነው ይሄ ነገር የሚገልጽልን ማለት ነው። የአንድ ነገር ግዝፈትና አናሳነት የሚያሳይ ማለት ነው በአጠቃላይ ስለዚህ ትንሽ የሚለው ቃል መጠንን ይገልጽልናል ማለት ነው

እሺ ርዕሴ እንግዲህ ስሜ ነው የሚል ንግግር ነው። ስሜ ነው ማለት ያው የኔ ስም ነው እንደማለት ነው። ሰዎች እንግዲህ በተለምዶ "እንትና ማለት አንተ ነህ እንዴ?" ወይንም ደግሞ ስምህ ማነው "እከሌ ነህ?" ሲባል ለምሳሌ አሁን እኔ ፍሬህይወት ነኝ ስሜ፤ "ፍሬህይወት ነሽ እንዴ?" ሲባል፤ ያው ስሜ ነው ምናምን እንላለን ይሄን ነገር ግን የምንጠቀመው ፎርማል በሆነ መንገድ ወይንም ደግሞ ይሄ እንዴት ብዬ ልግለጸው ማለት መደበኛ በሆነ መንገድ ሳይሆን ኢ-መደበኛ በሆነ መንገድ ወይንም ደግሞ ከጓደኞቻችን ጋር ጓደኞቻችን ሲጠሩን ለምሳሌ "ፍሬህይወት" ብላ ስትጠራ "ስሜ ነው" እላታለሁ ማለት ነው መለስ ብዬ፤ ይሄ መደበኛ የሆነ መንገድ አይደለም ኢ-መደበኛ የሆነ መንገድ ወይንም ደግሞ ይሄ ከጓደኞች ጋር ወይንም ከቤተሰብ ጋር የምንቀላለደው ወይንም ደግሞ የምንመልሰው መልስ ነው ማለት ነው። እንግዲህ ያው ከዚህ ጋር ተያይዞ ስምን በተመለከተ አንዳንድ ነገሮች ማለት እችላለሁ። እንግዲህ ኢትዮጵያ ውስጥ ከተለያዩ ነገሮች ተነስተው ስም ያወጣሉ ማለት ነው። ለምሳሌ የኔ ስም እየወጣልኝ ስሜ ፍሬህይወት ይባላል፤ እና ስሜ የተ የወጣልኝ ማለት ቤተሰቦቼ ሲነግሩኝ ስሜን ያወጡት ከተወለድኩበት ወቅት ጋር ተያይዞ ባለ ነገር ነው ማለት ነው። ምንድነው እኔ የተወለድኩበት ወቅት ላይ በገጠር አካባቢ ወይንም ደግሞ በአብዛኛው በኢትዮጵያን የገጠሪቷ ክፍል ላይ ሰብል የሚደርስበት ወይንም ደግሞ እህል ፍሬ የሚያፈራበት ወቅት ነው፤ እና ለዛ ነው የዛን ወቅት ስለተወለድኩ ያንን ወቅት ለማስታወስ ከዛ ተነስተው ፍሬህይወት ተባልኩኝ ማለት ነው፤ እና አዎ ሰዎች ያው ከተለያየ ነገር ጋር አያይዘው የልጆቻቸውን ስም ይሰይማሉ ማለት ነው። ለምሳሌ ያህል ልጅ ልክ ልጁ በተወለደ ወይም ልጅቷ በተወ የተወለደችበት ጊዜ የተገኘ ነገር ወይንም ደግሞ ለምሳሌ እናት ሊሆን ይችላል፤ አባት ሊሆን ይችላል፤ የደሞዝ ጭማሪ ወይንም ደግሞ ሌላ እድገት ካገኙ ወይንም ደግሞ የተሻለ ነገር ብቻ በገቢ ደረጃ ካገኙ ያው አንዳንዴ እድላዊት ብለው ይሰይማሉ ማለት ነው ልጃቸውን፤ እና እንደዛም ያው የሰየሙ ቤተሰቦች አውቃለሁ ልጅቷ ልትወለድ ስትል ያው በቤተሰብ ውስጥ ትልቅ ንብረት አፈሩ ማለት ነው፤ እና ያው የልጃቸውን ስም ለማስታወሻነት እድላዊት ብለው ሰየሙ ማለት ነው። እና ያው ከዚህ ጋር ተያይዞ ያው ትንሽ የኢትዮጵያ ስሞች ለየት ያለ ሀገራዊ ስያሜ ያላቸው ስሞች አሉ። እንደውም አንዳንዱ ስሞች ትንሽ የሚያስደነግጥና የሚያስፈሩ አይነት የስም አሰያየም አለ፤ አሁን ላይ ግን እነዛ ነገሮች እየቀሩ ነው ብዬ እገምታለሁኝ። ለምሳሌ እኔ ከሚገርሙኝ ስሞች አንዱ አደፍርስ የሚባል ስም እንደገና ዳምጠው የሚባል ስሞች አሉ። ያው ብዙ አይነት ስሞች መጥቀስ ይቻላል። በላቸው፣ ለምሳሌ መክቴ፣ ያው መክቴ እንኳን ማለት ምንድነው ያው መከላከል ወይንም ጋሻዬ መከታዬ ምናምን እንደማለት ነው። ያው ከዛ ጋር ተያይዞ ጋሻው አብዮት ምናምን ብቻ እነዚህን የመሳሰሉ የወንድ ስሞች አሉ። ያው ከሴቶችም ስሞች በተለያየ ስያሜ የተሰየሙ ስሞች አሉ። ለምሳሌ በአታክልት ስም ብርቱካን የሚባል ስም አለ። ትርንጎ የሚባል ስም አለ ያው በፍራፍሬ ስም ስያሜ የተሰየሙ ስያሜዎች ናቸው። ሎሚ እንደዛውም ተብላ የምትጠራ ያው አውቃለሁኝ አለ ይሄ በከተማም በገጠርም የሀገሪቷ ክፍል ውስጥ እንደዚህ ያሉ አሰያይም ስያሜዎች ይሰጣሉ። እንግዲህ ከዛ በዘለለ ደሞ ለምሳሌ አበበች፣ ያው አባቡ አባቡ ሲሆን እንኳን ቃሉ ወደ ኦሮምኛ ትርጉም ይይዛል ማለት ነው። እንግዲህ የተለያዩ የስም ስያሜዎች አሉ ማለት ነው ከዚህ ጋር ተያይዞ ብዙ ነገር ማለት እንችላለን፤ እና ያው እዚህ ላይ ላብቃ ለጊዜው።

እሺ ወይን ጠጅ ይላል እርእሴ እንግዲህ ወይን ጠጅ ሲባል የተለያየ የከለር አይነት ነው ይህ የከለር አይነት በጣም የሚያምር የሆነ የከለር አይነት ነው ማለት ነው። እኔ ከከለሮች ወይንጠጅን በጣም እወዳለሁ እና አንደኛ ነገር ወይን ጠጅ ለምሳሌ በአበባ መልክ ወይንም ደሞ ይሄ ላባ በሚባለው አበባ መልክ በጣም ያስደስተኛል ከለሩ። እንደገና ደሞ ያው እሱ ከለር አበባ ላይ ስንመጣ ወይንጠጅ ከለር ከተለያየ ከለሮች ጋር አንድ ላይ ተደባልቆ በጣም የሚያምር የሆነ የከለር ስብጥር ነው የሚሰጠን ማለት ነው። ለምሳሌ ያህል ነጭ ከለር ወይንጠጅ ከለር አንድ ላይ ማለት ነው እና ደሞ የተወሰነ ይሄ ውሃ ፈዛዛ የሆነ ፒንክ ወይንም ደሞ ሮዝ ብለን የምንጠራው ከለር ማለት ነው። እነዛ ከለሮች አንድ ላይ ሆነው ተደባልቀው በአበባ መልክ ወይንም ደሞ በላባ መልክ ቤት ውስጥ ለማስቀመጥ በጣም የከለር ስብጥሩ የሚያምር ነው እሚሆነው ማለት ነው። ወይንጠጁ ያው የተለየ የሆነ እይታ ይሰጠዋል ማለት ነው። ሌላው ነገር ደሞ ያው ወይንጠጅን እንግዲህ በምን አይነት ነገር እንጠቀመዋለን በቀሚስ ማለት ነው ወይንጠጅ ቀሚስ ላይ በጣም የሚያምር እይታና ቆንጆ የሆነ ውበት እንዲኖረን ያደርጋል ማለት ነው። አንደኛ ነገር ያው ወይንጠጅ ከለር ሰዎች ሲያዩት ለአይን የሚከብድ አይነት ከለር አደለም እና በጣም መረጋጋትን እና ሰላምን የሚሰጥ አይነት ከለር ነው። ከዛ በተጨማሪ ደሞ ያው ማለት በፊት ላይ የተለያዩ አበቦች ወይንም ደሞ ተክሎች ይሄ ወይንጠጅ አበባን የሚያፈኩበት አይነት ነገር አለ እና ያው አበባው የሚፈካው አበባ ያው ተፈጥሮአዊው አበባ ማለት ነው በጣም የሚያምር የሆነ ከለር ነው። ያለው ማለት ነው እና ከሌሎች አበቦች ጋር ተቀላቅሎ ወይንም ደሞ ተደባልቆ ሲታይ በጣም የሚያምር ውበት እና የነሱንም ውበት የይበልጥ በይበልጥ የሚያጎላ የከለር አይነት ነው ማለት ነው። እና ለዛ ይመስለኛል እኔ በጣም የምወደው ለምሳሌ ያው ወይንጠጅ ካለኝ ከለሮች ውስጥ መካከል ለምሳሌ በጉርድ አይነት አለኝ ማለት ነው ጉርድ ወይንጠጅ ከለር ያለው ጉርድ አለኝ ሌላው ደሞ ወይንጠጅ ከለር ያለው ሻርፕ አለኝ ማለት ነው እና ያው ወይንጠጅ ከለር በጣም ስለምወድ ነው። እንግዴ ከዛ በተለየ ደሞ ወይንጠጅን ምን ላይ ልንጠቀመው እንችላለን የሚለውን ነገር ስንመጣ ደሞ ያው የተለያዩ የተለያዩ የእጅ ስራዎች ላይ ወይንጠጅን ልናገኝ ወይንም ደሞ ልንጠቀም እንችላለን ከነዛ መካከል አንዱ የዳንቴል ስራ ላይ ወይንም ደሞ በሹራብ መልክ ልናገኘው እንችላለን ይሄን ወይንጠጅ ከለር እና ያው አሪፍ የሆነ ከለር ስለሆነ ቆንጆ የሆነ የሹራባ አይነት ይወጣዋል ማለት ነው። እና ብዙ ጊዜ ያው ዳንቴል ሰሪዎች ወይንም ደሞ እጅ ስራ የሚሰሩ ሰዎች ይህን ከለር ይመርጡታል እና ሰዎችም በተለየ መንገድ ይወዱታል ብዬ እገምታለሁኝ። ምክንያቱም ያው አበባ ወይንጠጅ ከለር ያለው አበባ በጣም ገበያ ላይ ሲሸጥ አያለሁኝ እና ከዛ የተነሳ ያው ሰዎች ብዙ ሰዎች ወይን ጠጅ ከለርን የሚወዱት ወይንም ደሞ የሚስማሙበት ከለር ይመስለኛል ያው ይሄ ነጭና የው ነጭ ከለር መደበኛ የሆነ ከለር ነው ግን ከወይን ጠጅ ከለር ጋር አንድ ላይ ሆኖ ሲቀላቀል የሚያምር እይታ ነው የሚሰጠው ማለት ነው። ከዚ ጋር ተያይዞ ይመስለኛል ያው ሰዎች ምርጫቸው የሚያደርጉት ይሄንን ወይንጠጅ ከለር እንግዲህ ያው በወይንጠጅ ከለር የምናገኘው የተለያዩ ስዕሎችን የግድግዳ ጌጦችን በወይን ጠጅ የተሰሩ ከለር ልናገኝ እንችላለን ማለት ነው በገበያ ላይ አንዳንድ ቤቶች ላይም ስንገባ ያው እንደዛ ተሰቅለው ልናይ እንችላለን ያንን ከለር ይዘት